እሺ ድምጽ የሚሰማችሁ በአለም ዙሪያ ላላችሁ ለሰው ልጆች በሙሉ ሰላም እንዴት አላችሁ በማለት የከበረና ጥልቅ የሆነ የሰላም ድምፄን እያሰማሁኝ። የተጠየቅኩትን ጥያቄ በንባብ አሰማና ለጥያቄው የመልስ ትንታኔ የምሰጥ ይሆናል ማለት ነው። ወደ ጥያቄው ቤትክን ምን ያህል ጊዜ ታጸዳለህ ይላል? እንግዲህ ቤቴን እኔን ለራሴ ስለሆነ የተጠየቁትኝ በመጀመሪያ ደረጃ እንደው ቤትክን ይቢባል አንድ ሰው የግልድ ጽናው ከመጠበቅ አልፎም የቤቱን ጽህና መጠበቅ እንዳለበት እኔ በዚህ እተማመናለሁ አምናለሁኝ። ምን ማለት ነው ስለዚህ የግል ንጽህናችንን መጠበቅ ብቻ በቂ ሆኖ ስለማይገኝ የምንኖርበትን መኖሪያ ቤት እጥር ግቢውን እንዲሁም የተለያዩ በቤት ውስጥ ያሉ ነገሮችን ሁሉ ንጽህና ማስጠበቅ ማስጽዳት ተገቢ ነው ብዬ በመጀመሪያ ደረጃ። ጌምቢ የሆነ ምክሬኔ እለግሳለሁ ከዚህ በማስቀጠል ግን ቤቴን እንዲሁ እንደአስፈላጊነቱ በየሰአቱ አጸዳለሁ ማለት ነው። ያ ማለት እንደ ሁኔታው አሁንም በቀን አንድ ጊዜ ሊሆን ይችላል በቀን ሁለት ጊዜ ሊሆን ይችላል ወይም ደግሞ ከሁለት ቀን አንድ ቀን ሊሆን ይችላል። ወይም ከሳምንት ሶስት ጊዜ ብቻ ሊሆን ይችላል ማለት ነው እንደሁኔታው ነው ያ ማለት እንደሁኔታው ስንል። ለምሳሌ አሁን የቤተሰቡ ብዛት አንድ ወሳኝነት አለው። ማለትም ህፃናት ያሉበት እንደዚሁም ብዙ ሰው የሚወጣ የሚገባ ከሆነ ቤቱ በየጊዜው በየደቂቃው ስለሚቆሽሽ ምናልባት በተደጋጋሚ ሊጸዳ ይችላልም። ነገር ግን ብዙ ሰው የሌለበት ከሆነ በቤቱ እንደዚሁም ደግሞ የምንሰራው ስራ ውጪ ላይ ከሆነ የምንሰራ ቤቱ የሚቆሽበት ምንም አይነት አጋጣሚ ስለሌለ በቀን አንድ ጊዜ ብቻ ከተጸዳ በቂ ሊሆን ይችላል ማለት ነው። እና ስለዚህ እኔም ቤተሰቦቼ እኔ እና አራት ቤተሰብ ነን ያለን በዚህ በአንድ ቤት ውስጥ እና እነዚህ ሁለቱ ልጆቻችን ትናንሽ ህፃናት ከመሆናቸው አንፃር ከውጭ ጫማቸው ቆሽሾ መጥተው ይረገጡታል ቤት ውስጥ ቆሻሻ ያመጣሉ እንደዚያ ስለሚሉ ቢያንስ ከቀን ሁለት ጊዜ ቤታችን ይጸዳል ማለት ነው። ነገር ግን ይሄንን እንደዚህ አልኩኝ እንጂ ለምሳሌ አመታዊ ባል በሚሆን ጊዜ ብዙ እንግዳ ወደ ቤት በሚመጣ ጊዜ ወይም ደግሞ የተለያየ ፕሮግራሞችን በምናደርግ ጊዜ በጣም ወጪ እና የሰው ህሰቱ ማለት የሚወጣው እና የሚገባው በዚያው ልክ በጣም ሰፊ ከመሆኑ የተነሳ ቤቱ እጅግ በጣም በየሰከንዱ ስለሚቆሽሽ እንግዲህ እንደ አስፈላጊነቱ በጣም ከቀን ሶስት ጊዜ አራት ጊዜም ሊሆን ይችላል ሊጸዳ ይችላል ማለት ነው። እንግዲህ ቤትን እንዴት ታጸዳለህ የሚል ጥያቄ ምናልባት ሊነሳ ይችላል። እንግዲህ እኛ ሰውነታችንን በንጹህ ሳሙና ታጥበን እንደምናጸዳ ሁሉ ቤታችንንም ደግሞ እንደአስፈላጊነቱ በበረኪና ሊሆን ይችላል ወይም ደግሞ በተለያዩ የማጽጃ እንትኖችን ተጠቅመን ቤታችንን እናጸዳለን እንወለውላለን ማለት ነው። ለምሳሌ ወደ ገጠሩ ክፍል ብንሄድ ቤታቸውን በምን ያጽዳሉ? የእንስሳት ተዋጽኦ በሆነበት ወይም የላም ወይም የበሬ ቆሻሻ በሆነው በእበት በመለቅለቅ ቤታቸውን ከሳምንት አንድ ጊዜ ሊሆን ይችላል ወይም ከወር አንድ ጊዜ ሊሆን ይችላል በዚያ በመለቅለቅ ቤታቸውን ያጸዳሉ። እኛ ከተማ ላይ ያለነው ደግሞ በመወልወያ ማለት የቤት ማጽጃ ራሱን የቻለ ብሩም አለ ወይም ደግሞ ቁም መጥረጊያ እንለዋለን ያንን እንጠቀም እና ሳሎኑንም እናጸዳለን ግድግዳውን ሁሉ እናጸዳለን ምክንያቱም የደረሪት የሸረሪት ድር ሊፈጠር ይችላል በግድግዳው ላይ እንደዚሁም እነዚህ አላስፈላጊ የሆኑ ነፍሳት እዚያ ላይ እንደ ምሽግ እንደመሸሸጊያ አድርገው ሊጠቀሙበት ስለሚችሉ ይሄን ሁሉ ታሳቢ በማድረግ ይሄ የቁም መጥረጊያ ተጠቅመን ቤታችንን እንደ አስፈላጊነቱ በየጊዜው እናጸዳለን የሚል ነው መልስ ያለኝ። ስናጸዳ እንግዲህ ቅድም እንደገለጽኩትኝ ለምሳሌ በረኪና አጥበን ቤታችን ሴራሚክ ከሆነ በበረኪና ልናጸዳው እንችላለን ማለት ነው። ሊሾም ከሆነ እንደዚሁ ምንድነው ልናደርገው የምንችል የራሱን የቻለ ምንጣፍ አለ? ፕላስቲክ ምንጣፍ ያን ፕላስቲክ ምንጣፍ ስለምናለብሰው ያንን እንደዚሁ በበረኪና በመወልወል ቤቱን እንዲጸዳ ይሆናል ማለት ነው። ግድግዳውን ግን ቅድም እንደተናገርኩትኝ በቁም መጥረጊያ በማጽዳት የቤታችንን ንጽህና ልናስጠብቅ እንችላለን የሚል እንደው ጠቅለል ያለ ሀሳብ ነው ያለኝ። እና ዙሮ ዙሮ ማንም ሰው ቢሆን የግል ንጽህናውን ከመጠበቅ አልፎ እንደዚሁም የቤቱን ንጽህና መጠበቅ እና የግል ጤንነትን ማስጠበቅ ተገቢ ነው የሚል አጠቃላይ መልስ ነው ያለኝ። ለማንኛውም ስለተጠየቁት ጥያቄ እጅግ በጣም ደስ ብሎኛል አመሰግናለሁ። በተለያዩ ርዕሰ ጉዳዮች ዳግም እየተገናኘን ማብራሪያ ስለምሰጥ እስከዚያው ግን ሰላም ቸር ይግጠመን በማለት ከወዲሁ እሰናበታለሁ ሰላም ሁኑ።

እሺ ድምጽ የሚሰማችሁ ባለም ዙሪያ ላላችሁ ለሰው ልጆች በሙሉ ሰላም እንዴት አላችሁ በማለት የከበረና ጥልቅ የሆነ የሰላምታ ድምፄን እያሰማሁ የተጠየኩትን ጥያቄ በንባብ አስደምጥና ለጥያቄው የመልስ ትንታኔ የምሰጥ ይሆናል ማለት ነው። ወደ ጥያቄው ዝናብ ሲዘምብ ምን ታደርጋለህ? ይላል በመጀመሪያ ደረጃ ዝናብ ማለት ምንድነው? ከውሃማ ውሃማ አካላት አሉ እነዚህ ውሃማ አካላት በፀሀይ ሙቀት አማካኝነት ውሃው ሲሞቅ ወደ ላይ ወደ ላይ በጋዝ መልኩ ወደ ሰማይ ይነሳል ወደ ላይ ወደ አየር ማለት ነው። ስለዚህ በነፋስም ይሁን በነፋስ አማካኝነት ወደ ላይ ይነሳና በጣም ትልቅ ከፍታ ላይ ሲደርስ መልሶ ይቀዘቅዛል ይሄ የቀዘቅዘ የውሃ ትነት ተኖ ከውቅያኖስ ወይም ደግሞ ከሀይቅ ላይ ሊሆን ይችላል። ወይም ከምድር ላይም ራሱ ሊሆን ይችላል። የተነነው ውሃ በፀሀይ ሙቀት አማካኝነት የተነነው ውሃ ወደ ሰማይ ያርግና ይወጣና በጣም ከፍታ ሲጨምር ይቀዘቅዛል ሲቀዘቅዝ ደግሞ ወደ መሬት በዝናብ መልክ ወደ መሬት ይወርዳል ይሄ ውሃ ማለት ነው። ስለዚህ በዝናብ መልክ ወደ መሬት የሚወርደው ውሃ ዝናብ እንለዋለን ማለት ነው። ስለዚህ ይህ ዝናብ ደግሞ መሬት ላይ ሲዘንብ ወይም ደግሞ ዝናብ ሲንጠበጠብ ዝናብ ሲጥል። እኔ ምንድነው ላደርግ የምችለው ማለት ነው። መቼም እንግዲህ እኔ ብቻ ሳልሆን ማንም ሰው ቢሆን ከአህያ ውጭ ማለት ነው። አህያ ናት እንግዲህ ዝናብ ሲዘን ቁማ ዝም ብላ ስትደበደብ የምትውለው እንጂ ሌላ ሰው የሆነ ሁሉ ምንድነው እንስሳትን ጨምሮ ማለት ነው። የዱር እንስሳትንም የቤት እንስሳትንም ጨምሮ ዝናብ ሲዘንብባቸው ዝናብ እንደ እንደ ዝናብ መጠኑ ሊለያይ ይችላል ነገር ግን ከበድ ያለ ዝናብ ከሆነ ሁሉም የራሳቸውን አማራጭ ይወስዳሉ ማለት ነው። ምን አይነት አማራጭ ይወስዳሉ ቢባል? ለምሳሌ ሰው ከሆነ ጃንጥላ ከያዘ ጃንጥላውን ዘርግቶ ዝናቡን ሊቋቋም ይችላል ወይም ደግሞ ጃንጥላ ካልያዘ ደግሞ ሮጥ ብሎ ገና ዝናቡ ከመድረሱ ከመጣሉ በፊት ገና ከርቀት ስለሚረዳው እንደሚጥል ስለሚያውቀው ሮጥ ይልና የሆነ ጥግ ነገር ይይዛል ማለት ነው። ቤት ሊሆን ይችላል የሚጠጋበት አልያ ደግሞ ዛፍ ስርም ሊሆን ይችላል እዚያ ላይ ተከልሎ ራሱን ከዝናብ መደብደብ ያወጣል። ወይም ደግሞ ናብ እንዳይደበድበው እዚያ ላይ ተከልሎ ይቆይና ከዝናብ ከመደብደብ ነፃ ሆኖ ይወጣል ማለት ነው። ወይም ደግሞ ዝናብ ሳይደበድበው ይቀራል ማለት ነው። ስለዚህ ማንም ሰው ቢሆን ዝናብ ሲዘንብ የመጀመሪያ እርምጃ የሚያደርገው ምንድነው? ጃንጥላ ካለው ጃንጥላውን ይዘረጋና በዝናብ ላለመደብደብ ይሞክራል። ጃንጥላ ካልያዘ ደግሞ ሮጥ ብሎ የሆነ የቤት ጥግ ውስጥ ተጠግቶ ዝናቡ እስኪያልፍለት እዚያ ቁጭ ብሎ ወይም ቁሞ ዝናቡን ሊያሳልፍ ይችላል። ይሄ ካልሆነ ደግሞ በአቅራቢው ወዳለ ዛፍ ተጠግቶ ከዝናቡ ተጠልሎ መቆየት ይችላል ማለት ነው። ይህንንም ማግኘት ካልቻለ ግን እንግዲህ ያለው አማራጭ ጥቅልል ብሎ የሆነች ዋሻ ውስጥም ሊሆን ይችላል ተደብቆ ዝናቡ እስኪያልቅ ድረስ መቆየት ነው እንጂ እንዲሁ ቆሞ ዝም ብሎ አይደበደብም የሚል አጠቃላይ መልስ ነው። ያልኝ ምናልባት አህያ ከሆነች ምንም ማድረግ ስለማትችል ዝናብም ስለምትወድ በቃ እሷ ምናልባት ዝናብ ቢዘንብ ባይዘንብ ግዷ ላይሆን ይችላል ማለት ነው። ወይም ደግሞ ዝም ብላ ልትደበደብ ትችላለች ማለት ነው። ከዚህ ውጭ ያሉት እንስሳት ግን ሁሉም በራሳቸው የማሰብ ደረጃ ድረስ ዝናቡ እንዳይደበድባቸው የራሳቸውን ጥረት ያደርጋሉ። ነገር ግን ከአቅማቸው በላይ ከሆነ ዝናብ ደብድቧቸው ሊገድላቸውም ይችላል ማለት ነው። እንግዲህ እንደ ዝናቡ መጠን ይለያያል ማለት ነው። እንጂ የሰው ህይወትም የሚቀስፍ ዝናብም ሊዘንብ ይችላል ማለት ነው። በረዶ የቀላቀለ ከሆነ ለምሳሌ የበረዶ ዱላ ራሱ ቤትን ያፈርሳል ሰውን ይገላል እንስሳትንም እንደዚሁ ይገላል ማለት ነው። ስለዚህ የዝናቡ መጠን ወሳኝነት አለው። ምን አይነት ዝናብ ነው የሚለው እጅግ በጣም ውሽንፍር የበዛበት ዝናብ ነው ወይስ ዝምብሎ እንዲሁ ጤናማ የሆነ ዝናብ ነው የሚለውን ራሱን የቻለ አስተዋጽኦ ስላለው ማለት ነው። ስለዚህ እኔ ብቻ ሳልሆን ማንም ሰው ዝናብ ሲዘንብ ሊያደርግ የሚችለው ቢችል ቢችል ሮጦ ቤቱ መግባት ያንን ካልቻለ ጃንጥላ ይዞ ከሆነ ጃንጥላውን በመዘርጋት ዝናቡን መከላከል ያንን ማድረግ ካልቻለም ወደ ተሻለ የእጽዋት ትልቅ እጽዋት ስር ገብቶ መጠለል ያንን ማድረግ ካልቻለ ደግሞ ዋሻ ነገር ካገኘ እዛ ውስጥ ገብቶ ራሱን መከላከል ከዝናቡ ይህንንም ማድረግ ካልቻለ እንግዲህ ያለው አማራጭ የሆነች ቦታ ላይ ጥቅልል ብሎ በመቀመጥ ቢያንስ ጭቅላት እንዳይመተው ጭንቅላቱን በለበሰው ልብስ ሸፍኖ ወይም ጋርዶ መቀመጥና ዝናቡ እስኪያልፍለት ድረስ በቻለው መጠን በጣም ስስ የሆነው የሰውነት ክፍሎቹን እንዳይመታው

እሺ ድምጽ የሚሰማችሁ በአለም ዙሪያ ላላችሁ ለሰው ልጆች በሙሉ ሰላም እንዴት አላችሁ በማለት የከበረና ጥልቅ የሆነ የሰላምታ ድምፄን እያሰማሁኝ የተጠየኩትን ጥያቄ በንባብ አስድምጥና ለጥያቄው የመልስ ትንታኔ የምትሰጥ ይሆናል ማለት ነው ወደ ጥያቄው በምን ትመገባለህ? ይላል እንግዲህ በመጀመሪያ ደረጃ መመገብ ማለት ምግብ መውሰድ ማለት ነው። ስለዚህ ምግብን በምን ነው የምንወስደው ካልነ እንግዲህ በተለያዩ ነገሮች ነው ምግቡ በመጀመሪያ ደረጃ ከተለያዩ አይነት ቅመማ ቅመሞች እንደዚሁም የእህል ተዋጾዎች ሊሆን ይችላል ከዚያ ይዘጋጃል በተለይ ወጥ የተለያዩ ቅመማ ቅመሞች የተዘጋጀ ወጥ ነው የሚሰራው ከዛ እንጀራ አለ ግን እንጀራና ወጥ እንግዲህ እንደ ምግብነት ዋና ዋና አንድ ምግብ ነው እንበለውና ይህንን ምግብ በምንድነው የምንመገበው ካልነ እጃችንን ተጠቅመን በእጃችን ነው እንግዲህ እንዳስፈላጊነት በማንኪያ የምንመገበው ምግብ ሊኖር ይችላል፣ እንደአስፈላጊነቱ ማለት ነው በእጃችን ተጠቅመን በእጃችን እየቆረስን የምንመገበው የምግብ አይነት አለ፣ እንደዚሁም ደግሞ ማንኪያን ተጠቅመን የምንመገበው ምግብ አለ፣ እንደዚሁም ደግሞ የተለያዩ ፈሳሽ ነገሮች ከሆኑ ደግሞ የፈሳሽ መምጣጫ ቱቦች አሉ ለምሳሌ ጁስ ስንጠጣ እጁሱን ዝም ብለን ቀጥታ ብርጭቆዉን አስተን ወደ አፋችን አይደለም የሆነ የጁሱ መሳቢያ ራሷን የሆነች ቀጭን ያለች ስሟን ለጊዜው አላስታውስኳትኝም ያችን ተጠቅመን ጁሱን እንጠጣለን እንመገባለን ማለት ነው። ለምሳሌ ኬክ ከሆነ ደግሞ እጅግ እጃ እጃ በእጃችን እንጠቀመው በእጃችን እንመገብ ብንል እጃችንን እንዳለ ምኑ ኬኩ ስለሚበክለን ከዚያ ይልቅ ማኪያ ተጠቅመን በማኪያ እያነሳን እንበላለን ወይም እንመገበዋለን ማለት ነው። ለምሳሌ እንጀራ በወጥ ከሆነ ግን ምንም አማራጭ የለንም እጃችንን በንጹህ ሳሙና ከጣጠብን በኋላ ሁለቱንም እጃችንን ከታጠብን በኋላ እንጀራውን እየቆረስን በወጡ እያጣበቅን በእጃችን እንመገባለን ማለት ነው። ወይም ደግሞ ሌላ አይነት ምግቦችም ሊኖሩ ይችላል እንደዚሁ እንደአስፈላጊነታቸው በተለያየ አይነት ቴክኒክ የምንጠቀማቸው ማለት ነው እና እንደው ጠቅለል ስናደርገው ግን በምን ትመገባለህ ደግሞ የሚለው አንድ በእጃችን ሁለተኛ በማንኪያ ሊሆን ይችላል ሶስተኛ ደግሞ እንደዚህ የፈሳሽ አይነት ነገሮች ከሆኑ ደግሞ የፈሳሽ መሳቢያ ቀጫጭን ቱቦች አሉ እነሱም ተጠቅመን ያንንም ፈሳሹን በመሳብ በዚያ መልኩም ልንመገብ እንችላለን ማለት ነው። ይሄንን ደግሞ እንድናደርግ የሚያስገድዱን የተለያዩ ወሳኝ ሁኔታዎች አሉ፤ የምግብ አይነቱ ማለት ነው ምግቡ የተዘጋጀበት ሁኔታ እንደዚሁም ደግሞ ምግቡ የምግቡ አይነት ይሆናል ማለት ነው። ለምሳሌ ማርን እንዴት አድርገን ልንመገበው እንችላለን መቼም በእጃችን ማሩን እያነሳን ልንበለው አንችልም የታሸ ማር ከሆነ ማለት ነው ስለዚህ የግዴታ ምን እንጠቀማለን ማንኪያ እንጠቀማለን ማለት ነው ምን አይነት ማኪያ ሲባልም ይቺ ሹካ የምትባለው ሳትሆን ኖርማል ጤናማ ማንኪዋ ማለት ነው እሷን ተጠቅመን ነው የምንመገበው አሁን ማንኪያ ስንል ሁለት አይነት ማንቂያ አለህ ለምሳሌ ፓስታ ወይም ደግሞ መኮረኔ ስንበላ ምን አይነት ማኪያ ነው የምንጠቀመው ሹኪያ ማንኪያ ብንጠቀም የተሻለ ነው ምክንያቱም በሹኪያ ማንኪያ መኮረኑን ወጋ እናደርግና ያቺን አስተን ወዳፋችን በቀጥታ በእጃችን ሳንነካ በማንኪያ ብቻ ማለት ነው እንደዚሁም ፓስታም ስንሰራ ከኖርማል ማንኪያ ይልቅ ከጤናማዋ ማንኪያ ይልቅ ሹኪያ ማኪያን ተጠቅመነ በሹክያ ማንቂያ ብንመገበው የተሻለ ይሆናል ማለት ነው። በሌላ አነጋገር ደግሞ ለምሳሌ ቅድም ገልጬዋለሁ ማር የታሸ ማር ከሆነ አሁን ማሩን በእጃችን አንስተን ልንበለው አንችልም በምን ታምር ቢሆን ማለት ነው ልንመገበው አንችልም ስለዚህ ምን ያስፈልገናል ማለት ነው ጤናማ የሆነችዋን ማንኪያ ታስፈልገናለች ማለት ጠፍጣፏ ማንኪያ ማለት ፍላት የሆነችዋ ማንኪያ ጤናማ ስል ያችን ትክክለኛ ኖርማሏ ማንኪያ ማለት ነው ሹክያ ስንል ግን በቃ እንትን ቀጭን ቀጭን ዘንግ ዘንግ ጣት ጣት ያላቸውን ማንኪያ ማለት ነው በእነዚያ ጠቅ እናደርግና እንወጋና አንስተን መብላት ይሆናል ለመኮረኒ ማለት ነው። ስለዚህ ያልታሸ ማር ቢሆንስ እንዴት ነው ልንመገበው የምንችለው ቢሆን ደግሞ ያልታሸውን ማር ከሆነ ችግር የለውም እጃችን እያነሳን ልክ እንደ ዳቦ ማለት ነው ያንን እናነሳና እንበላለን ማለት ነው ስለዚህ የምንመገበው በምን ትመገባለህ ለሚለው አንደኛ በእጃችን፣ በማንኪያ፣ በተለያዩ ማንኪያ ስንል የተለያዩ ሹኪያ ማንኪያ አለ እንደገና ጠፍጣፋ ማንኪያ አለ በእነሱ ልንጠቀም እንችላለን በእጃችን ልንጠቀም እንችላለን እንችላለን እንደዚሁም ደግሞ በቲቦ ልንጠቀም እንችላለን ፈሳሽ ነገር ከሆነ ማለት ነው። ከዚህ በተለየ ደግሞ ምግቡ እንዴት ሆኖ ቀርቦ ነው ለሚለው ከሆነ በሰርቪስ ነው እንግዲህ ብዙ ጊዜ የምንጠቀመው እኛ ምግቡን በሰርቪስ ላይ አስቀምጠን ነው።

እሺ የድምጽ የሚሰማችሁ በአለም ዙሪያ ላላችሁ የሰው ልጆች በሙሉ ሰላም እንዴት አላችሁ በማለት የከበረና ጥልቅ የሆነ የሰላምታ ድምፄን እያሰመሁኝ የተጠየቅኩትን ጥያቄ በንባብ አስደምጥና ለጥያቄው የመልስ ትንታኔ እሰጣለሁ ማለት ነው። ወደ ጥያቄው ምን አይነት የሙቀት መጠን ትመርጣለህ ይላል? እንግዲህ ማንም ሰው ቢሆን የራሱን የቻለ አካባቢ ሊመቸው ይችላል። አንዳንድ ሰዎችን ቀዝቃዛ የአየር ፀባይ ሊመቻቸው ይችላል። አንዳንድ ሰዎች ደግሞ ሞቃታማ የአየር ፀባይ ሊመቻቸው ይችላል። አንዳንዶቹም ደግሞ በጣም ሙቀት ያልሆነ በጣም ቀዝቃዛም ያልሆነ የአየር ንብረት ያለበት አካባቢ ሊመቻቸው ይችላል ማለት ነው። ነገር ግን ከዚህ ጋር ተያይዞ ሴቶቹ ሴት በጾታቸው ሴት የሆኑ ሴቶቹ ብዙ ጊዜ ሞቃታማ የአየር ንብረት ያለው አካባቢ ለጤናቸው እጅግ በጣም ይስማማቸዋል ወይ ይመቻቸዋል ይባላል። ይሄኛው እንደው ሳይንሳዊም ነው ይመስለኛል። እኔም ብዙ ጊዜ እንደው በዚች በአጭር የህይወት ተሞክሮየ ሳይ ሞቃታማ አካባቢ ያሉ ሴቶችን ሳያቸው እጅግ በጣም በቃ ተመችቷቸው ወፍረው ምናምን ነገር ነው የማያቸው እና ከዚያ ተነስቼ ወንድ ሴቶቹን ሙቀት ይስማማቸዋል የሚለው ነገር እኔም እንዲወስን ያስገድደኛል ማለት ነው። ወይም እንዲወስን አስቻለኝ ወይም ደግሞ ከዚህ ተረድቼ ሙቀት ለሴት ልጅ ይመቻቸዋል የሚለውን ሀሳብ በጽኑ አምኜ ተቀበልኩት ማለት እችላለሁኝ። በተቃራኒው ደግሞ ሞቃታማ አካባቢ ላይ ያሉ ወንዶችን ሳያቸው በጣም በራሀማ ያሉ ወንዶች ስናያቸው በቃ ቀጫጭን ናቸው ጥቁር ናቸው በዚያ ላይ ደግሞ እንደው አቅም አንሷቸው ነው የማያቸው እና ለወንድ ልጅ ያን ያህል ሙቀት አይመቸውም የሚል ውሳኔ እንድወስን አስቻለኝ ማለት ነው። በዚህ የኔ የህይወት ጉዞ ተሞክሮ ውስጥ ባየሁት ማለት ነው። በሳይንስም ይደገፋል እንደዛ ነው የሚባለው። ዙሮ ዙሮ እኔ ግን እንደ አጠቃላይ ምን አይነት የሙቀት መጠን ትመርጣለህ? ለሚለው በጣም ሙቀትም ያልሆነ በጣም ቅዝቃዛም ያልሆነ ነው የምመርጠው ከቅዝቃዜ ይልቅ ሙቀት ይሻለኛል ብዬ ነው የማምነው። ለምን እኔም ተወልጄ ያደኩትኝ ወደ ሞቃታማው የአየር ፀባይ ስለሆነ አሁን ግን ያለሁትኝ ኖርማል በቃ ማለት ሙቀትም ያልሆነ ቅዝቃዛም ያልሆነ የአየር ፀባይ ያለበት አካባቢ ስለሆንኩኝ ይሄኛው ለኔ የመጠን የሙቀት መጠኑ ተመችቶኝ ነው የምኖረው ማለት ነው። ነገር ግን ከዚህ የበለጠ ቀዝቃዛ ወይም ደግሞ ከዚህ የበለጠ ሙቀት ያለበት አካባቢ ብሄድም እንደማይመቸኝ እርግጠኛ ነኝ። ምክንያቱም ከዚህ በተደጋጋሚ የተለያዩ ቦታዎች ላይ እየሄድኩኝ ስላየሁኝ የኔን ሁኔታ ማለት ነው። ስለዚህ ምን አይነት የሙቀት መጠን ትመርጣለህ ለሚለው በጣም ሙቀት ያልሆነ በጣም ቀዝቃዛ ያልሆነ የሙቀት መጠኑ እንደው ቢበዛ ከሃያ ሶስት እስከ ሰላሳ ሰባት ባለው የአየር ሙቀት የአየር ፀባይ ሙቀት ውስጥ ባለ አካባቢ ስኖር እጅግ በጣም ይመቸኛል ማለት ነው። ስለዚህ ይሄ ለኔ ነው ወንድም ተመሆኔ አንፃር ነው ምናልባት ለሴቶቹ የተለያየ ቅድም በገለፁት መልኩ ምናልባት በጣም ሙቀታማ የሆነ የአየር ፀባይ ሊመቻቸው ይችላል ብዬ አምናለሁኝ። ለምሳሌ እኔ ትምህርቴን ስማር ደቡብ ኢትዮጵያ አርባ ምንጭ ነበር እስከ አርባ ሁለት ዲግሪ ሼልሲየስ በቀን የሚደርስበት ነበር ሙቀቱ እና በጣም እንቸገር ነበር። እዚያ ነገር ግን ከተለያየ ቦታ የመጡ በጣም ዝም ብለው ወሰስ ወሰስ ያሉ ልል ሴቶች የነበሩ ሰዎች በዚያ በሶስት በአራት አመት ቆይታችን ውስጥ እዚያ በጣም ሙቀታማ አካባቢ ሲቀመጡ በጣም ነው የወፈሩት በጣም ነው የተመቻቸው እና ያንን በማየት ራሱ እውነትም ሙቀት ለሴት ልጅ ይመቻቸዋል የሚለውን ውሳኔ እንደወስን አስችሎኛል ማለት ነው። እንደ አጠቃላይ ስለዚህ በዚህ ሳይንስ እኔ አምኝበታለሁ በተግባርም ስላየሁት ማለት ነው። በወሬ ወይም ደግሞ በትምህርት ከመስማት ይልቅ በተግባር በአይኔ ስላየሁትኝ ይሄንን የእውነተኛ ሎጂክ ነው ብዬ ተቀብዬዋለሁ ማለት ነው። እና ለኔ ግን በጣም ሙቀት ያልሆነ በጣም ቀዝቃዛ ያለሆነ የአየር ፀባይ ነው የሚመቸኝ። እና በተለይ ከሰላሳ ከሃያ ሶስት እስከ ሰላሳ ስምንት ባለው እንደው እስከ ሰላሳ ሰባት ባለው ነው ዲግሪ ሼልሲየስ የሙቀት መጠኑ ዲግሪ ሼልሲየስ በሆነ አካባቢ ስኖር በጣም ተመችቶኝ ነው የምኖር ማለት ነው። በዚህ ርዕሰ ጉዳይ ላይ እንግዲህ ያለኝ ጠቅላላ ሀሳብ ይሄንን ይመስላል። ለማንኛውም ለተጠየቁት ጥያቄ በእጅጉ እያመሰገንኩኝ ዳግም በተለያዩ ርዕሰ ጉዳዮች ተገናኝተን የራሴን ማብራሪያ እሰጣለሁኝ። እስከዚያው ግን ሰላም ቸር ይግጠመን በማለት ከወዲህ እሰናበታለሁ። ሰላም ሁሉንም አመሰግናለሁ።

ይህ ድምጽ የሚሰማችሁ በአለም ዙሪያ ላላችሁ ለሰው ልጆች በሙሉ ሰላም እንዴት አላችሁ በማለት የከበረና ጥልቅ የሆነ የሰላምታ ድምፄን እያሰማሁኝ የተጠየቅኩትን ጥያቄ በንባብ አስደምጥና ለጥያቄው የመልስ ትንታኔ የምሰጥ ይሆናል ማለት ነው። ወደ ጥያቄው እንሂድ። ምን አይነት ጫማ ትወዳለህ ይላል? እንግዲህ በመጀመሪያ ደረጃ ጫማዎች የተለያዩ ናቸው ጫማዎች ለምን ተለያዩ ቢባል አንደኛ ጫማውን የሚያመርተው ራሱ የተቋሙ የራሱ የሆነ ብራንድ አለው ማለት ነው የተለያየ ብራንድን ያላቸው ጫማዎች። ስለዚህ ይሄ ለምን ተለያዬ ቢባል የሚያመርተው ካምፓኒ የእሱ ጥራትና ወይም ደግሞ ጥንካሬ ይወስነዋል ማለት ነው። በአይነታቸው የተለያዩ ናቸው በሞዴላቸውም እንደዚሁ የተለያዩ ናቸው ማለት ነው። እንኳንስ ያ ይቅርና በአንድ ካምፓኒ ውስጥ ራሱ የሚመረቱት ጫማ በተለያየ አይነት ሞዴል በተለያየ አይነት ስሪት ይሰራሉ ማለት ነው። ለምሳሌ ጫማዎቹ ከቆዳ ሊዘጋጁ ይችላሉ ወይም ደግሞ ከሸራ ሊዘጋጁ ይችላሉ ወይም ደግሞ ከፕላስቲክ ነገር ራሱ ሊዘጋጁ ይችላሉ ወይም ደግሞ ከቡሽ ዝም ቡሽ ከሆነ አይነት ጫማም ሊዘጋጁ። በጣም ለእግር ምቹ የሆነውና ክብደት የሌለው ቡሽ የሚባለው ጫማ በጣም ምቾት አለው ነገር ግን እሱ ደግሞ ችግሩ ምንድነው? ከተወሰነ ጊዜ አገልግሎት በኋላ በቃ ቅርጹን ያጣል ይዛነፋል ማለት ነው። ይሄ ነው ችግሩ እንጂ። ለእግር ለጉዞ ምቾት ያለው ቡሽ የሚባለው ጫማ እጅግ በጣም ይመቻል ማለት ነው። ከዚህ በተለየ ግን በጣም ጥንቃቄ ጥራታቸው የተሻለ ጥንካሬያቸው ለብዙ ጊዜ ያገለግሉ የሚችሉት እንግዲህ ቆዳ ጫማዎች ናቸው። ከዚያ በመቀጠል ስኒከር የሚባሉ ጫማዎች ናቸው። ቡሽ ግን ለጉዞ ምቾት አለው ነገር ግን ደግሞ በቶሎ የቅርጹን ያጣል ይጃለፋል በቶሎ ደግሞ በቃ ወደ ቆሻሻነት ይወድቃል ማለት ነው። ስለዚህ ያ ነው ችግሩ እንጂ ቡሽ ለጉዞ እጅግ በጣም ቀላል ስለሆነ ለጉዞ ምቹ ነው ማለት ነው። ከዚህ በተቃራኒ ግን በጥንካሬውም ይሁን በጥንካሬውም በተለይ በጥንካሬው እጅግ በጣም ምቹ ነው ወይም ደግሞ ለብዙ ጊዜ አገልግሎት ይሰጣል ተብሎ የሚታመንበት ጫማ። እንግዲህ እንደ አካባቢያችን ማለት ነው አንበሳ አንበሳ ድርጅት አንበሳ ጫማ ድርጅት የሚያመርታቸው የትኛውም አይነት ጫማ እጅግ በጣም ለብዙ ጊዜ ምንም ምንም አይነት ብልሽት ሳይደርስባቸው ለብዙ ጊዜ ስለሚለበሱ እነሱ እጅግ በጣም ተፈላጊና ተወዳጅ ናቸው ማለት ነው። እኔም እንግዲህ ያው የኢኮኖሚ መጠን እኔ ምናልባት ተወዳጅም ጠንካራም ጥራትም ያላቸው ከመሆናቸው አንፃር እነዚህ ጫማዎች ደግሞ ዋጋቸውም በዚያው ልክ እጅግ በጣም የተጋነነ ነው። ዞሮ ዞሮ ግን አይረባ ጫማ በየጊዜው እየገዙ መልሶ ከመጣል የተሻለ ጥራት ያለውንና የተሻለ ጥንካሬ ያለው የሚባለውን። የአንበሳ ጫማ ምርት ውጤት የሆኑትን የቆዳዎችም አሉ የስኒከሮችም አሉ የትኛውም አይነት የጫማ ምርቶች አሉ እነሱን በመጠቀም እንግዲህ ኢኮኖሚያችንን እንጠብቅ እላለሁ። በዚህ አጋጣሚ ምናልባት ለአንበሳ ጫማ መደብርም በዚሁ ልክ አድቨርታይዝ እያደረኩ ነው በዚህ አጋጣሚ ማለት ነው። ስለዚህ እኔ የምወደው ጫማ የአንበሳ ጫማ ድርጅት ያመረታቸውን የጫማ ውጤቶች ብቻ ይሆናል ማለት ነው። ነገር ግን ሌሎቹንም እንደአስፈላጊነቱ እለብሳለሁኝ። እለብሳለሁኝ የምወዳቸው ግን ነገር ግን እዚህ ላይ የአንድ የማይደርሳ ትልቅ ነጥብ ያለው ምንድነው? ዋጋቸው ግን እጅግ በጣም ሲበዛ ከሉሎቹ የጫማ አይነቶቹ ዋጋቸው ይጨምራል ለምን ጨመረ ተብሎ ቢነሳ ቅድም ባልኩት ልክ ነው የጫማ ጥራታቸውና ጥንካሬያቸው በዝያው ልክ ከሌሎቹ በተለየ ሁኔታ የተሻለ ሆነው ምርታቸው የተሻለ ሆነው ስለተመረተ ነው። በዚሁ ልክ ወጪያቸውም በዚህ ልክ ይሆናል ማለት ነው። እና በዚህ ልክ ነው እኔ ምወደው ጫማ ዞሮ ዞሮ ይሄ ምናልባት አሁን በአሁኑ ባለውበት ሰዓት ነው ነገ ከነገ ወዲያ ደግሞ ከዚህ የተሻለ ጫማ ሊመረት ይችላል መቼም በቴክኖሎጂው ማለት ነው። ዞሮ በተለያዩ እንግዲህ በተለያዩ ርዕሰ ጉዳዮች ተገናኝተን ዳግም በዚህ ርዕሰ ጉዳይ ማብራሪያ እስከምሰጥ ድረስ ሰላም ቸር ይግጠመን በማለት ከወዲሁ እሰናበታለሁኝ ሰላም ሁኑልኝ አመሰግናለሁ ቻው።

እሺ ይሄ ድምጽ የሚሰማችሁ በአለም ዙሪያ ላላችሁ ለሰው ልጆች በሙሉ ሰላም እንዴት አላችሁ በማለት የከበረና ጥልቅ የሆነ የሰላምታ ድምፄን እያሰመሁ የተጠየኩትን ጥያቄ በንባብ አስደምጥና ለጥያቄው የመለስ ትንታኔ የምሰጥ ይሆናል ወደ ጥያቄው? ምግብህን ለሌሎች ማካፈል ትወዳለህ ይላል መጀመሪያ ምግቢያ ለሌሎች ማካፈል ማለት ምን ማለት ነው ቢባል? አንድ ለእኔ ተብሎ የተዘጋጀ ምግብ ሊሆን ይችላል ወይም ደግሞ ገና እየተዘጋጀ የሚሆን ነገር ሊሆን ይችላል። በዚህ ሰዓት ግን ሰው ምናልባት በዚህ አጋጣሚ እኔም ምሳ እየበለው ወይም መክሰሴን እየበለው ወይም ቁርስ እየበላሁ አሊያም ራት እየበላሁ ሊሆን ይችላል። ሰዎቹ ወደ ሰፈር ጎራ ሊሉ ይችላሉ። በዚህና አጋጣሚ ምሳዬ እየበለው ነው ኑ አብረን እንብላ አብረን እንብላ እንጠጣ ብሎ ሰዎችን አብሮ መጋበዝ እና አብሮ ተካፍሎ መብላት። ይሄ የኢትዮጵያ ባህል ነው በቃ ደስ የሚል የኢትዮጵያ ባህል ስለሆነ ይህንን እኔ ከቀድሞ ጀምሬ አደርጋለሁ አሁንም አደርጋለሁ ወደፊትም የማደርገው ይሆናል ማለት ነው። እና ዞሮ ዞሮ እንግዲህ ማንም ሰው ቢሆን ምግብን አብሮ መብላት ተካፍሎ መብላት ጥሩ ነው እላለሁኝ በዚህ አጋጣሚ ማለት ነው። እንደዚሁም ደግሞ ምግብህን ለሌሎች ማካፈል ትወዳለህ? ሲባል ለምሳሌ ስጦታን ያመ ይጠይቃል ለምሳሌ በምግብ በጣም ምግብ አቅርቦ አጥተው ተርበው ተጠምተው ብለው በየመስመሩ ሜዳ ላይ እንደዚህ የኔ ቢጤዎች የሚለምኑ ሰዎች አሉ ለእነሱ የተወሰነ አስተዋጽሮ በማድረግ ነው ወይ ከምግብ ላይ የምትኖር ለማለት ተብሎ የተጠየቀ አውድም አለው። ስለዚህ በዚያኛው አውድም ይሁን በዚህኛው አውድ ዞሮ ዞሮ ምግብን ማካፈል ስለሆነ በዚያኛውም ቢሆን መልስ መስጠት ይቻላል። አሁን ባነሳሁት ርዕሰ ጉዳይም ቢሆን። ይሄ ተገቢ ነው ብዬ ስለማምን ትክክል ነው። ምክንያቱም እነዚህን ሰዎች ጊዜ ጥሏቸው ወይም ደግሞ አቅም አልሆነላቸው ብሎ ዛሬ እንደዚህ መስመር ላይ ወድቀው እያደሩ እየዋሉ የኛን እጅ የሚጠብቁ ሰዎች ናቸውና እነዚህን አይነት ሰዎችም። እንግዲህ እጃችንን በመዘርጋት ካለን ነገር ላይ አካፍለን እናኖራቸው እናስተዳድራቸው የሚል እንደው አጠቃላይ ምክር አዘል አስተያየት አለኝ በዚህ አጋጣሚ ማለት ነው። እና ይሄንንም እኔም እንደው የውሃ አመታዊ ባዓል ሲሆን እንደዚህ እንደአስፈላጊነቱ እንደው ከስንት ቀን አንድ ቀን ምግብ እንደዚህ ሲኖር። ጨመር ያለ ምግብ እንጀራ ሲጋገር እንደዚያ ሲሆን ከዚያ ውስጥ የተወሰነውን ባለቤት ታነሳና ወስደ ለእነዚህ አይነት ሰዎች አዳርሳ ትመጣለች ማለት ነውና። እንዲህ አይነት ባህላችን እጅግ የሚበረታታና ይገፋበት ይቀጥልበት የሚያብል ስለሆነ። ማንም ሰው ይህንን በማድረግ ራሱንና ቤተሰቦቹን ይመርቅ ያስመርቅ የሚል በጣም ቅንነት የተሞላበት ነው። እና ይሄንን ምክር አካፍላለሁ ማለት ነው። ለማንኛውም ስለዚህ ምግብህን ለሌሎች ማካፈል ትወዳለህ ለሚለው መልሱ አዎ ይሆናል ማለት ነው። ለምን? ለሚለው ደግሞ ይሄው ቅድም ባልኩት በጣም አስፈላጊ ስለሆነ እነዚያም ረዳት ስለሌላቸው እነርሱም አብረው እንደኛ በልተው መ ጠጥተው መኖር ስላለባቸው የሰው ልጅ እስከ ሆኑ ድረስ ማለት ነው አይደለም። እኛ የአካባቢያችንን ለምሳሌ አሜሪካ እኮ ከአሜሪካ ድረስ የትኛውንም አለም በምግብ ተጎድቶ ያለን አካል የትኛውንም አካል ቢሆን የምግብ እርዳታ እያደረገች ነው የምትገኘው ማለት ነው። ያም ማለት ለምሳሌ ባለሙያዎችን ቀጥራ እንግዲህ ለእነዚያን መመገብ ብቻ ሳይሆን እነዚህን ለሚመግቡት ጤነኛ ሰዎች እንኳን ራሱ ተጨማሪ ደሞዝ ከፍላ ማለት ነው። ስለዚህ ይሄ ደግሞ እጅግ በጣም ደስ የሚልና ይቀጥል የሚያስብል። እንደው ልምድና ባህል ስለሆነ ይህንን ማንም ሰው ያድርግ። ምክንያቱም እነዚህም የሰው ልጆች ናቸውና ቀን ጥሏቸው እንግዲህ ጉልበት አጥሯቸው ድካም ሆኖባቸው እንጂ ማንም ቢሆን ለምኖ መብላትን የሚወድ ማንም ሰው ስለሌለ። በዚህ ልክ አቅመ ደካሞችን በመርዳት ህይወታቸውን የተሻለ እናድርግ የሚል። አጠቃላይ ምክር አዘል አስተያየት ነው ያለኝ በዚህ ጥያቄ ላይ ማለት ነው። ለማንኛውም ስለተጠየቁት ጥያቄ እጅግ በጣም ደስ ብሎኛል ደስ የሚል ጥያቄ ነው። ይህንን ደግሞ አስተያየት ደግሞ እንደው እየሰማ ያዳመጠ ሰው ሁሉ እንዲሁ ከዚህ ሰምቶና አዳምጦ ተግባራዊ በማድረግ የብዙዎችን አቅመ ደካሞችን ህይወት እንታደግ የሚለውን። ተግባራዊ በማድረግ ብዙ ህይወት ያድናሉ ብዬ አስባለሁኝ። ለማንኛውም እንግዲህ የተሰጠኝ ጊዜ እያለቀ ስለሆነ በዚሁ ሀሳቤን ልቋጭና። በሚቀጥሉት የተለያዩ እርዕሰ ጉዳዮች እስከምንገናኝ ድረስ ሰላም ቸሪ ይግጠመን በማለት ከወዲህ እሰናበታለሁ። ሰላም ሁኑ።

እሺ ድምጽ የሚሰማችሁ በአለም ዙሪያ ላላችሁ ለሰው ልጆች በሙሉ ሰላም እንዴት አላችሁ በማለት የከበረና ጥልቅ የሆነ የሰላምታ ድምፄን እያሰማሁኝ የተጠየቁትን ጥያቄ በንባብ አስደምጥና ለጥያቄው የመልስ ትንታኔ እሰጣለሁ ማለት ነው። ወደ ጥያቄው ሳንቲም ታቆጥባለህ ይላል? እንግዲህ ታቆጥባለህ ሳይሆን ትቆጥባለህ ነው የሚሆን መሆን ያለበት ሳንቲም ትቆጥባለህ ተብሎ መስተካከል አለበት ማለት ነው ጥያቄው በመጀመሪያ ደረጃ ማለት ነው። ስለዚህ ሳንቲም እንግዲህ እኔ ብቻ ሳልሆን ማንም ሰው ሁሉ ታገኘው ነገር ላይ መቆጠቡ ግድ ነው። ምክንያቱም ሳንቲም ለምን መቆጠብ አስፈለገ ተብሎ ቢጠየቅ? ነገን የተሻለ ህይወት ለመኖር ነው ማለት ነው። ስለዚህ ይህ ጥያቄ በመጀመሪያ ደረጃ ሳንቲም ታቆጥባለህ ሳይሆን ሳንቲም ትቆጥባለህ ተብሎ መስተካከል አለበት። ከዚህም በኋላ ደግሞ በዚህ ጥያቄ ላይ እና ሌሎችም ሳንቲም መቆጠብ ለምን አስፈለገ? ሳንቲም የሚቆጥብስ ማነው የሚሉትንና ሌሎችንም ጥያቄዎች እያነሳን በእነዚያ ጥያቄዎች ላይ የተለያዩ ርዕሰ ጉዳዮችን ወይም ትንታኔዎችን አቀርባለሁ ማለት ነው። ከወዲሁ በጥሞና እንድታዳምጡ እጋብዛለሁ ማለት ነው። ስለዚህ መልሱ አዎ ነው። ሳንቲም ትቆጥባለህ ለሚለው መልሱ አዎ ነው። ለምን ቢባል እንግዲህ ሳንቲም ማንም ሰው ቢሆን የሚቆጥብበት የራሱን የቻለ አላማ አለው። ያ ማለት ነገን ከዛሬ በተሻለ ኑሮ ለመኖር ዛሬ ከሚያገኘው ነገር ላይ ሰው ትንሽ ትንሽ ይቆጥባል ማለት ነው። ዛሬ የቆጠበው ነገር ለነገ የተሻለ ኑሮ ስለሚሆነው ምክንያቱም ነገ ምን እንደሚሆን ነገ ምን አይነት ቀን እንደሆነ ስለማናውቅ ያንን ቀን በተቻለ ሁኔታ ሰላማዊ ሆኖ ለማለፍ ምክንያቱም ነገ ችግር ሊገጥመን ይችላል። በዚህን ሰዓት ደግሞ ያንን ችግር በቀላሉ ከቆጠብነው ሳቲም በመታገዝ በቃ አስፈላጊውን ሁሉ መፍትሄ ማግኘት ስለምንችል ገንዘባችንን ተጠቅመን ማለት ነው። ለምሳሌ ልንታመም እንችላለን ስለዚህ ነገ ልንታመም ስንችል በምንድነው የምንጠቀመው በምን ብር ነው ልንታከም የምንችለው? የወሩ በወር ነው የሚያልቀው ስለዚህ። ዛሬ ገና ጤናማ እያለን ሳቲም ለህክምና ብለን ልንቆጥብ እንችላለን። ለህክምና ብቻ አይደለም። ነገ ልጆች ልንወልድ እንችላለን ለልጆቻችን ተጨማሪ ወጪ ያስፈልጉናል። ልጆቻችን ልጅ ልጅ ወለድ ማለት ልጁ ገና አቅመ አዳም አቅመ ሄዋን ስለም እስከሚደርሱ ድረስ ሁሉ ነገራቸውን እኛ ጋር ላይ ነው ዲፔንድ የሚሆን ወይም ጥገኛም ቢሆን ስለዚህ ሁሉን ነገራቸውን የምናሟላ እኛ ነን። ያ ማለት ደግሞ ተጨማሪ ወጪ አለብን በልጆቻችን አማካኝነት ምክንያት ማለት ነው። ስለዚህ ለ ለልጆቻችን የተሻለ ኑሮ ለማስ ለማኖር እንደዚሁም ደግሞ ነገ የተሻለ ህይወት ለመኖር የሚመጣው ነገር ስለማይታወቅ የሚመጣውን ችግር ሁሉ ዛሬ ከቆጥብነው ገንዘብ ያንን ገንዘብ በመጠቀም ችግሩን መፍታት ስለምንችል። ገንዘብ መቆጠብ ለምን አስፈለገ? ቢባል ለነዚህ ለነዚህ እና ለሌሎችም በእጅግ በጣም በርካታ ለሆኑ ችግሮች መፍትሄ ይሆን ዘንዳ ሳንቲምን እንቆጥባለን ማለት ነው። ስለዚህ ሳንቲም መቆጠቡ ለምን አስፈልገ? ጥቅሙ ምንድነው ለሚለው ለዚህ ነው ማለት ነው። ስለዚህ ሳንቲም መቆጠባችን አንደኛ ቅድም እንደገለጽኩት ልጆች ስንወልድ ልጆቻችን ከእኛ ብዙ ነገር ይፈልጋሉ። ልብስ አለ የምግብ ፍጆታ አለ ልብሳቸው አለ የግል ንጽህና ማስጠበቂያቸው በተለይ ህፃናት ስለሆኑ እጅግ በጣም ልብሳቸውን ቶሎ ቶሎ ስለሚያቆሽሹ። የንጽህና ማስጠበቂያ የተለያዩ በጣም ዋጋቸው በጣም እየጨመረ ነው። ከጊዜ ወደ ጊዜ ይሄንን ሁሉ ችግር ያለምንም ችግር ለመፍታት ዛሬ ላይ ገንዘብ መቆጠብ አለብን ማለት ነው። እንደው በህፃናቶቻችን እንኳን ብቻ ብለን ብናየው። ከዚያም ደግሞ ነገ እኔ ወይም ከእኔ ቤተሰቦች አንድ ሰው ሊታመም ይችላል። በዚህም ሰው ሲታመምብን በቀላሉ ህክምና ቦታ ሂደን አስፈላጊ የሆነ ህክምና የህክምና እርዳታ እንድናገኝ የግዴታ ገንዘብ አስፈላጊ ነው ማለት ነው። ምክንያቱም ለህክምና ፕሮሰሱ የሚወጣው ወጪ በእኛ ስለሚሸፈን ስለዚህ ያንን ወጪ ማንሸፍን ከሆነ ደግሞ ህክምናውን መታየት ስለማንችል ለዚህ ጉዳይ ራሱ ገንዘብ መቆጠቡ አስፈላጊ ነው ማለት ነው። ስለዚህ ሳንቲም ማነው የሚቆጥብ ቢባል? ማንም አይደለም ሁሉም ሰው መሆን አለበት እከሌ ብቻ የሚባል አይደለም ሁሉም ሰው ሳንቲምን ቆጥቦ ነገ የተሻለ ኑሮ መኖር መቻል አለበት። የሚል ጠቅለል ያለ ሀሳብ ነው ያለኝ ማለት ነው። እናም እንደው ይሄንን ሀሳብ አንድ እንደው ባማራው ብሄረሰብ ላይ እጅግ ጎልታ የምትነገር ስነ ቃል አለች የሳንቲምን መቆጠብ ጥቅም የምትገልጽ አባባል ማለት ነው። ያችን ስነ ቃል እንደው ተናግሬያት በዚህ አጋጣሚ

እሺ ይሄ ድምጽ የሚሰማችሁ በአለም ዙሪያ ላላችሁ ለሰው ልጆች በሙሉ ሰላም እንዴት አላችሁ በማለት የከበረና ትልቅ የሆነ የሰላምታ ድምፄን እያሰመሁኝ፤ የተጠየቁትን ጥያቄ በንባብ አስደምጥና ለጥያቄው የመልስ ትንታኔ እሰጣለሁ ማለት ነው። ወደ ጥያቄው፤ "ሙዚየም መሄድ ትወዳለህ?" ይላል። እንግዲህ በመጀመሪያ ደረጃ እወዳለሁ ወይም አልወድም የሚል መልስ ከመስጠቴ በፊት፤ "ሙዚየም ማለት በራሱ ምንድነው?" "ሙዚየም ቦታ መሄድስ ለምን አስፈለገ?" የሚሉትን ጥያቄዎች እንዲሁ እያነሳን እንወያያለን ማለት ነው። በመጀመሪያ "ሙዚየም ሙዚየም ማለት ምን ማለት ነው?" ብንል፤ እንግዲህ እንደሚታወቀው ተፈጥሮ በራሷ የሰጠችን እጅግ በጣም ድንቅና ታይተው የማይጠገቡ ብዙ ውድ የሆኑ ነገሮች ተፈጥሮ ሰታናለች በራሷ ማለት ነው። ለምሳሌ በመሬት ውስጥ ተቀብረው ያሉ እጅግ በጣም ደስ የሚሉና አብረቅራቂ የሆኑ የተለያዩ አይነት ማዕድናት አሉ። እንደው ለምሳሌ እንደው አንዱን ብጠቅስ ለምሳሌ ኦፓል ኦፓል የምንለው በመሬት ውስጥ ተቀብሮ የሚገኝ በቃ የከበረ ማዕድን ነው ይሄ ማዕድን ሊሆን ይችላል ወይም ደግሞ የተለያዩ የሰው ልጅ የስራ ውጤቶች እንደ አጠቃላይ ወይም ደግሞ ከዚህ እኛ ባልደረስንበት እጅግ ቀድሞ የነበሩ አባቶቻችን እናቶቻችን የስራ ውጤታቸው የነበሩ እቃዎች የመግ የቤት ውስጥ የመገልገያ እቃዎች ሊሆኑ ይችላሉ። ብቻ የትኛውም አይነት እጅግ በጣም ለመስህብነት ያገለግላሉ ተብለው በአይነት በአይነት በዘርፍ በዘርፍ ስለአንድ አካባቢ ሁኔታ የሚገልጹ የሰው ልጅ የስራ ውጤቶች እና የተፈጥሮ ሀብቶች በቤተ ሙዚየም ውስጥ የሚቀመጡበት ቦታ ማለት ነው። እነዚህ ነገሮች ለእይታ ወይም ለቱሪዝም ምቹ በሆነ መልኩ በሆነ የራሳቸው የሆነ ቤት ተሰርቶላቸው እዚያ ጋር አስጎብኝታ ራሱን የቻለ አስጎበኝታ አለ እነዚህን ነገሮች በስራት ተቀምጠው ስለእነዚያ ነገሮች ደግሞ ገለጻ የሚሰጥ ራሱን የቻለ ሰው በነ በሙያው የተካነ ሰው ተቀጥሮለት የሚተዳደር ቦታ ወይም ተቋም ማለት ነው ሙዚየም ማለት ማለት ነው። ስለዚህ እዚያ ቦታ በመሄድ ስለ አካባቢው የቴክኖሎጂ ደረጃ እድገቱ፣ በፊት የነበሩ ሰዎች ምን ምን ነገር ይሰሩ እንደነበረ፣ የስራ ውጤት ተከትሎ ስለተገኙ ያንን በማየት እንዴት ደግሞ በአከባበሩ በዚህ አካባቢ ስላሉ የተፈጥሮና ሰው ሰራሽ ሀብቶች እንዳጠቃላይ እነሱን ሁሉ እዚያ ገብተን በማየት እጅግ መንፈሳችንን አድሰንበት ደስ ብሎን ተዝናንተን የምንረካበት ቦታ ስለሆነ ሙዚየም ማለት እንደዚህ አይነት ቦታ ስለሆነ ሙዚየም መሄድ እወዳለሁ ማለት ነው። የምሄድበት ለምንድነው ሙዚየም መሄድ ያስፈለገ አንደኛ እንግዲህ ቅድም እንደገለጽኩትኝ እነዚያን ነገሮች አይተን ለማወቅ ለመመራመር፣ የድሮ ሰዎች ምን አይነት ስልጣኔ ላይ ደርሰው እንደነበረ፣ የስራ ውጤታቸውን አይተን የራሳችን ታሪካዊ ትንታኔ ለመስጠት፤ እንደዚሁም ደግሞ እዚያ ውስጥ በመሄድ የተለያዩ ድንቅ ድንቅ የሆኑ ተፈጥሮአዊ ስጦታዎችን በማየት ምን ያክል አለማችን በተፈጥሮ የታደለች ጸግ የተከበረች እንደሆነች ያንን ለመረዳት፤ እንደዚሁ ደግሞ በቃ ራሴንም ዘና ለማድረግ ያንን ያንን ብዙ ድንቅ ድንቅ የሰው ልጅ የስራ ውጤቶችን ሳይ ራሴ ከብዙ አይነት ጭንቀትም ነፃ እሆናለሁ። ባይ ዘ ዌይ እጅግ በጣም ደስ የሚል ቦታ ስለሆነ ማለት ነው። ተመስጬ ነው የምመለከተው። ስለዚህ እንደ አጠቃላይ ሙዚየም የምንሄድበት ዋናው አላማው የጥንት ሰዎች ሊሆኑ ይችላሉ የዛ አሁን ቅርብ ጊዜ የነበሩ ሰዎችም ሊሆኑ ይችላሉ እንግዲህ በጣም ተሰጥኦ የነበራቸው ሰዎች የስራ ውጤታቸውን እዚያ ላይ በሙዚየም መልኩ ተመዝግቦ የሚቀመጥላቸው የተቀመጡ ማስረጃዎችን ለማየት ይሆናል ማለት ነው። እነዚህ ማስረጃዎች ግን ምናልባትም በድምጽ ደረጃ የተቀመጠ ሊሆን ይችላል። እንደዚሁም ደግሞ ለምሳሌ ሙዚቃ ሙዚቃ በድምጽ ደረጃ ተቀርጾ እዚያ ሊቀመጥ ይችላል የድሮ ሰዎች ማለት ነው ሙዚየም ላይ እንደዚሁም ደግሞ የሚዳሰሱ ነገሮች ቅርጻ ቅርጽ ነገሮች ሊሆኑ ይችላሉ። ስለዚህ የትኛውንም አይነት ነገር የሰው ልጅ ስራ ውጤት የሆኑት ጠቅላላ እጅግ በጣም ደስ የሚሉና የሚስቡ በጣም ተፈላጊ የሆኑ ነገሮች ብቻ ማለት ነው። እንጂ ዝም ብሎ አርቲ ሙርቲው ኮተታ ኮተቱን ነገር ሁሉ እዚያ አይቀመጥም ራሱን የቻለ ስራ ስላለው። የአካባቢውን ባህል የአካባቢውን ገጽታ፣ ስዕልም ሊሆን ይችላል ባይ ዘ ዌይ ሙዚየም ሲባል በስዕል ደረጃ ተስሎ የተቀመጠ ማስረጃም ሊሆን ይችላል። ዙሮ እነዚህን በማየት ስለ አካባቢው የኢኮኖሚ ደረጃ ወይም ደግሞ ስለ አካባቢው ባህል እንደ አጠቃላይ መረዳት እንችላለን ማለት ነው።

እሺ ይሄ ድምጽ የሚሰማችሁ በአለም ዙሪያ ላላችሁ ለሰው ልጆች በሙሉ ሰላም እንዴት አላችሁ በማለት የከበረና ጥልቅ የሆነ የሰላምታ ድምፄን እያቀረብኩኝ የተጠየቁትን ጥያቄ በንባብ አስደምጥና ለጥያቄው መልስ ትንታኔ እሰጣለሁ ማለት ነው። ወደ ጥያቄው የጨረቃ ብርሃን ትወዳለህ ይላል? ዋው እጅግ በጣም ደስ የሚል ጥያቄ በጣም ነው በቃ ደስ ያለኝ። እንግዲህ እንደሚታወቀው ጨረቃ ቀጥታ የሆነ የብርሃን ምንጭ አይደለችም ምክንያቱም ከፀሀይ የምታገኘውን ብርሃን ነው መልሳ ወደ መሬት የምታንፀባርቀውና። እንደዛ በመሆኑ ምክንያት ደግሞ የጨረቃ ብርሃን ብዙ እንደ ፀሀይ ሰው አይን አይጎዳም። በቃ እንደፈለገን ብናያት ያን ያህል አይናችን ላይ ምንም አይነት ጉዳት ስለማያደርስ። የጨረቃን ብርሃን መውደድ ማየት መመልከት እጅግ በጣም ደስ ይላል ማለት ነው። በተለይ በተለይ እንደው ማታ ሊሆን ይችላል ሌሊት። ማታ ገና ምሽት ላይም ሊሆን ይችላል በረንዳ ቁጭ ብለን ወይም ደግሞ እንደው በሆነ አጋጣሚ ሌሊት። እንደው ወደ ውጭ ስንወጣ ሊሆን ይችላል ወይም ደግሞ እንደው በሆነ አጋጣሚ ውጭ ላይ የምናድርበት ሁኔታ ተፈጥሮ ሊሆን ይችላል። እንግዲህ የምናድርበት የተለያዩ ምክንያቶች አሉ ውጪ ላይ የሆነ የምንጠብቀው ነገር ሊኖር ይችላል ማለት ነው። ወይ ቤት ውስጥ ማደር የማይችል ትላልቅ ሀብተ ንብረት እንደ እድርም ሊሆን ይችላል ወይም በየቤተክርስቲያን ጥበቃም ሊሆን ይችላል ዞሮ። ወይም ደግሞ አውድማ ጥለት ሊሆን ይችላል እንግዲህ የትኛውም አይነት ስራ ላይ ሊሆን ይችላል። ውጭ ላይ የምንጠብቀው ነገር ሲኖር ውጭ ላይ እናድራለን እና በዚያ ሰዓት እንግዲህ ጨረቃ ስትወጣልን የጨረቃን ብርሃን ማየት እጅግ በጣም ነው በቃ ደስ የሚለው። ምክንያቱም ብርሃኗ ዝም ብሎ ለየት ያለ ስለሆነ ከፀሀይ የተለየና የሆነ ህብረ ህብረ ቀለም ያለው አይነት ነገር ስለሆነ በጣም ነው የሚያምር በጣም ነው ደስ የሚል ያንን አይቶ ደግሞ የማይዝናና ደስ የማይለው አካል የለም። ህፃናቱ ራሱ ህፃናቱ ሳይቀሩ ጥዋት ማነው ማለት የማታ ምሽት ጨረቃን ሰማይ ላይ ሲያዩ መናገር ባይችሉም እንኳን ጣታቸውን ወደ ጨረቃ እየዘረጉ ምን ያህል ለጨረቃ ያላቸውን ለጨረቃ የላቸውን ፍላጎትና ደስታ በጣታቸው ሲጠቁሙ ይታያሉ። እና እንደው እንደ አጠቃላይ የጨረቃ ብርሃን እንደው እኔ እንጃ በቃ ሰው ሆኖ ለተፈጠረ ሁሉ እጅግ በጣም ደስ የሚል እይታ ያለው ስለሆነ እኔም እንዲሁ ጨረቃ ብርሃንን ማየት እወድዳለሁ ነው የምለው። እንደውም አንዳንዴ ደሞ ምንድነው በቃ እንደው በጣም ሲደክመኝ ነው እንጂ ዝም ብዬ በቃ ጨረቃን ለማየት ብዬ ራሱ ከቤቱ ቤቱን ከፍቸ ወጣና ቁጭ ብዬ በረንዳ ላይ ቁጭ ብዬ ዝም ብዬ ሰው አምሽቼ ጨረቃን ሳይ አምሽቼ። በህዋ ላይ ያሉ የከዋክብትን እና ከጨረቃ ጋር በተያያዙ ያሉትን ነገሮች ዝም ብዬ ሳይ አመሽና ኋላ ሲደክመኝ ገብቸ ተኛለሁ ማለት ነው። እና የጨረቃ ብርሃን ማየት እኔ ብቻ ሳልሆን ማንም ሰው ቢሆን እጅግ በጣም የሚወደው እና ደስ የሚል ብርሃን ነው። ወይም ደግሞ እይታ ነው የሚል አጠቃላይ መልስ ነው ያለኝ ለማንኛውም። እንደው ደስ የሚል ጥያቄ ነው ጥያቄው ተመችቶኛል። እንግዲህ ደግሞ በሚቀጥሉት ርዕሰ ጉዳዮች ታግም እየተገናኘን የተለያዩ መግለጫ ማብራሪያዎችን ወይም ለጥያቄ የተለያዩ ማብራሪያዎችን እስከ ምሰጥ ድረስ ሰላም ቸር ይግጠመን በማለት ከወዲህ እሰናበታለሁ ሰላም ሁኑልኝ አመሰግናለሁ።

እሺ ይህ ድምጽ የሚሰማችሁ በአለም ዙሪያ ላላችሁ ለሰው ልጆች በሙሉ ሰላም እንዴት አላችሁ በማለት የተከበረና ጥልቅ የሆነ የሰላምታ ድምፄን እያሰማሁኝ የተጠየቁትን ጥያቄ በንባብ አስጠምጥና ለጥያቄው የመልስ ትንታኔ እሰጣለሁ ማለት ነው። ወደ ጥያቄው ውሃ ማምጣት ታውቃለህ ይላል? እንግዲህ እነዚህ ቃላት በመጀመሪያ ደረጃ ዝም ብሎ በዘፈቀደ የተደረደሩ ወይም ደግሞ በዘፈቀደ ተቀናጅተው የተቀመጡ ስለሆነ ቃላቱን የሚወገደውን ተወግዶ ወይም ደግሞ የሚጨመር ሌላ ተጨማሪ ቃል በመጨመር ትክክለኛ ትርጉም ይዞ እንዲመጣ ማድረግ መጀመሪያ አስፈላጊ ሆኖ ስለተገኘ ማለትም ይሄ እንደዚህ እንደሆነ ምንም ትርጉም ስለሌለው ማለት ነው። ነገር ግን ሊጠየቅ የተፈለገውን የጥያቄውን ፅንስ ሀሳብ ስለተረዳሁት ማለት ነው። ጥያቄውን በራሴ አስተካክልና ለዚያ መልስ እሰጣለሁ ማለት ነው። ስለዚህ ውሃ ማምጣት ታውቃለህ ሳይሆን ወይ ውሃ መቅዳት ትችላለህ? ወይም ደግሞ ውሃ ማምጣት ውሃ መቅዳት ታውቃለህ? ውሃ መቅዳት ታውቃለህ ቢሆን እንደ ለሰው ለመጠየቅ የተሻለ ትርጉም አለው ተብሎ ይታመናል። እና ማለትም አሁን በዚህ መሰረት ምንድነው? ውሃ መቅደት ማምጣት ሳይሆን ቀርቶ ማምጣት ወይ ሊሆን ይችላል ውሃ ቀርቶ ማምጣት ታውቃለህ ሊሆን ይችላል። ውሃን እንዴት ነው ማምጣት እና አምጥቼ የማውቀው? ወዴት ነው የማመጣው? ስለዚህ ያትርጉም ስለሌለው ውሃ ቀርድቶ ማምጣት ትችላለህ ወይም ውሃ ቀርተህ አምጥተህ ታውቃለህ ተብሎ ሊጠየቅ ይችላል ማለት ነው። በመጀመሪያ ደረጃ ውሃን ከየት ነው የምቀደው የሚለው ሌላ ጥያቄ ነው። ከቀደው በኋላ ደግሞ ተሸክሞ ወደሚፈለግበት ቦታ መውሰድን የሚያጠይቅ ይሆናል ማለት ነው። በዚህ መሰረት እኔ ውሃ ቀድቼ አምጥቼ አውቃለሁ ማለት ነው። ውሃ ቀድተህ አምጥተህ ታውቃለህ ተብሎ ቢጠየቅ ትክክል ነው ማለት ነው። ስለዚህ በመጀመሪያ ደረጃ ውሃ የምቀዳበት የሆነ እቃ የሆነ ውሃን የሚይዝ ወይም ደግሞ ውሃን የሚሸከምልኝ አንድ የውሃ እቃ ያስፈልገኛል ማለት ነው። ያም ጀሪካን ሊሆን ይችላል ወይም ማሰሮ ሊሆን ይችላል ወይም ደግሞ እንደአስፈላጊነቱ ብቻ ውሃን መሸከም የሚችል እቃ ያስፈልገኛል ማለት ነው። ከዚያ በኋላ ደግሞ ውሃው የሚቀዳበት ቦታ ያስፈልገኛል ማለት ነው። ምንጭ ሊሆን ይችላል። ቧንቧም ሊሆን ይችላል። የውሃ አቅርቦት ማለት ነው። ወይም ደግሞ የዝናብ ውሃ የታቆረ የዝናብ ውሃ ሊሆን ይችላል። ወይም ደግሞ ከወራጅ ምንጭ ላይ ዝሙ ብሎም ልሆን ይችላል ከወራጅ ወንዝ ላይ ማለት ነው። ምንጭ ሳይሆን ቀጥታ ውሃው ከሚፈልቅበት ቦታ ከምንጩ አንድ አማራጭ ነው። ሌላኛው አማራጭ ደግሞ ሰው ከወንዙ ላይ ዝም ብሎ አልፎበ ከሚሄደው ወንዝ ላይ ማለት ነው። ስለዚህ ውሃውን የምንቀዳበት ቦታ ስለውሃው አገልግሎት ስለውሃው ስለሚሰጠው ጥቅም ወሳኙ ነገር ምንድነው ውሃው ከምን የተቀዳ የሚለው ወሳኝ ነገር ይሆናል ማለት ነው። ስለዚህ ከምንጭ ከምንጩ ላይ ቀጥታ ከምንጩ ላይ ከተቀዳ ለመጠጣ አግልግሎት ሊያገለግል ይችላል። ከቧንቧ ከተቀዳ እንደዚሁ ለመጠጣ አገልግሎት ሊውድ ይችላል። ከዚህ ውጪ ግን ከሌላ ላይ ቀድጄ ያመጣሁት ውሃ ግን በምንም ታዓምር ለምግብ አገልግሎትነት ለምግብ ለመጠጥነት ወይም ለምግብ ማብሰያነት ልንጠቀመው አንችልም ማለት ነው። ምክንያቱም ውሃው ከሆነ ርቀት ላይ የሚመጣ ስለሆነ በተለያየ ቦታ ላይ የተለያየ በካይ ነገሮችን እየነካ ስለሚመጣ ተበእኮ ተመርዞ ስለሚሆን ያንን ለምግብ አገልግሎት መጠቀሙ ጥሩ ላይሆን ይችላል ነገር ግን እንደው እቃዎችን ለማጽዳት ለእንደዚህ አይነት ነገር ብንጠቀመው ያን ያህል ችግር ስለሌለው ማለት ነው። ስለዚህ ዞሮ ዞሮ እኔ ውሃ ቀድቼ አምጥቼ እቤት ውስጥ ለአገልግሎት እንዲውል አድርጌ አውቃለሁ የሚል አጠቃላይ መልስ ነው ያለኝ ማለት ነው። ለምሳሌ ከምን ከምን ቢባል እኔ ለምሳሌ ጄሪካ እይዝና ምንጭ ላይ የተፈጥሮ ምንጭ የውሃ ምንጭ ላይ ሄድና ከዚያ ውሃን ቀድቼ በማምጣት ቤቴ ውስጥ ለተለያዩ አገልግሎት ያውሃ እንዲያገለግል አድርጌ አውቃለሁ ይሄ ማለት ደግሞ ወላጅ እናቴን በማገዝ መልኩ ማለት ነው። በሌላ መልኩም ደግሞ እንደዚሁ የውሃ አገልግሎት ውሃ ስለቀቅልን ከቧንቧ ላይ ውሃን በጀሪካ እቀዳና ወስጄ በሮቶ ውስጥ እገለብጣለሁ ማለት ነው። ቤት ባለው የውሃ ማጠራቀሚያ ስራውን ልንለው እንችላለን ወይም ደግሞ ከፕላስቲክ የተሰራው ሮቶ አለ ያንን ሮቶ ቀድቼ እሞለዋለሁ ማለት ነው። ስለዚህ ውሃ ቀድቶ ማምጣት እንግዲህ የሰውነት እንቅስቃሴ ለሚያደርግ ማንኛውም ሰው ያን ያህል በአቅሙ ልክ ማለት ነው እቃው በአቅሙ ልክ የሆነን እቃ ቀድቶ ማምጣት ከበድ ስራ ስላልሆነ ቀለል ያለ ስራ ስለሆነ ማንም ሰው የሚሰራው ስራ ነው። እና ለኔም ውሃ ቀድቼ ማምጣት እችላለሁ ወይም አውቃለሁኝ የሚል አጠቃላይ መልስ ነው ያለኝ። እንግዲህ በዚህ ርዕሰ ጉዳይ ላይ ያለኝ ጠቅላላ ትንታኔ ይሄንን ይመስላል። እንግዲህ በተለያዩ ርዕሰ ጉዳዮች ዳግም እየተገናኘን የራሴን ማብራሪያ እስከምሰጥ ድረስ ሰላም ቸር

እሺ የድምጽ ላሚሰማችሁ ለሰው ልጆች በሙሉ ሰላም እንዴት አላችሁ በማለት የከበረና ጥልቅ የሆነ የሰላምታ ድምጽ እያሰመኩኝ የተጠየቁትን ጥያቄ በንባብ አስደምጥና ለጥያቄ የመልስ ትንታኔ የምሰጠው ይሆናል ማለት ነው። ወደ ጥያቄው? ከደንበኞች ጋር ትገናኛለህ ይላል? መልሱ አዎ ነው መጀመሪያ ደረጃ ግን ደንበኛ ማለት ነው ስንል። በገበያ በንግድ አለም ሊሆን ይችላል በገበያ ላይ ወይም ደግሞ የስራ ባልደረባም ሆነው ሊሆን ይችላል ደንበኛ የሚሆኑ ምክንያቱም የሆነ ነገር ከእኔ ይፈልጋሉ እኔም ከእነሱ የሆነ ነገር እፈልጋለሁ የሆነ የጋርዮሽ ጥቅም ያለበት ስራ ማለት ነው። የጋሪዎች ጥግም ላይ ያለበት ስራ ላይ አብረን የምንሳተፍ ሰዎች ምን እንባላለን ደንበኛሞች እንባላለን ማለት ነው። ስለዚህ እንደውም አንድ ትልቅ አባባል አለ ምንድነው? ደንበኛ ንጉስ ነው ይባላል። አሁን ንጉስ ማለት ማለት ነው የተከበረ የአንድ ሀገር መሪ የተከበረ የሚል ትርጉም ነው ይዞልን የሚመጣ ንጉስ የሚለውን ስናይ ማለት ነው። ልክ ደንበኛ ንጉስ ነው ማለትም ደንበኛ ደግሞ ደንበኛን ማስቀየም የለብንም ደንበኛን ተንከባክቦና አትኩሮ ነው የሚያደርገኝ የሚል አንድምታ ያለው ስነ ቃል ነው ማለት ነው። ቅድም የጠየቁት ማነው ቅድም የገለጽኩት ደንበኛ ንጉስ ነው የሚለው ማለት ነው። ስለዚህ እንግዲህ ደንበኛ በዚህ ልክ ተከባሪና ክብር የሚገባው አካል ከሆነ እንደዚሁም ደግሞ የጋራ ጥቅመኞች ከሆነ ከደንበኛ ጋር ማለት ነው ከዚህ አካል ጋራ። መኳረፍም መጣላትም መቀያየምም የለብንም ከዚያ ይልቅ ምንድነው ማለት ነው? እኛ ዝም ብለን ሁሌም ቢሆን ቅርብ የሆነ ግንኙነት ፈጥረና ሰላማዊ የሆነ ኑሮ መኖር አለብን። እንደዚሁም ለጋራ ጥቅማችንም ስንል ደንበኝነታችንን እስከመጨረሻው ድረስ ማዝለቅ ማሳለፍ መቻል አለብን ማለት ነው። አለዚያ ግንኙነታችን እየላላ እየሻከረ ከሄደ። ለምሳሌ ደንበኛም እየራቀን ይሄዳል እኛም ደንበኞቻችንን አጣን ማለት ደግሞ። ወይ የምንገዛ የምንገዛቸውን ነገር እና መግዛት አንችልም ይቋረጥብናል ወይም የምንሸጥላቸው ነገር። ሻጭም ከሆነ መጥተው አይገዙንም ማለት ነው። የምንሸጥላቸው ነገር ሳይሸጥ ይቀራል ማለት ነው። ስለዚህ እኔ ብቻ ሳይሆን ማንም ሰው ከደንበኞቹ ጋራ ቅርብ የሆነ ግንኙነት እና ሰላማዊ የሆነ ግንኙነት ፈጥሮ መኖር አለበት። የሚል እንደው በዚህ አጋጣሚ ጠቅልል ያለ ምክር አዘል ሀሳቤን ለመስጠት ያህል ነው እንጂ ዝሮ ዝሮ ደንበኛን የሚያስቀይም አካል ማንም አለ ብዬ አላምንም። ምክንያቱም ደንበኛውን አስቀይሞ ነገ ከነገ ወዲያ የስራ ውጤቱ ምን እንደሚመስል መተንበዩ ቀላል ስለሆነ ለማንም ሰው በቃ ማንም ሰው የሚረዳው ነገር ስለሆነ ማለት ነው። ስለዚህ ሁላችንም ቢሆን ደንበኞቻችን ጋራ ቅርብና የጠበቀ ግንኙነት ይኑረን የሚል ጠቅለል ያለ ሀሳብ አለኝ ማለት ነው። እንግዲህ በዚህ ርዕሰ ጉዳይ ላይ እጅግ በጣም ብዙ የሆኑ ሀሳቦችን አቅርቤያለሁኝ። ለጊዜው ግን በዚህ ርዕሰ ጉዳይ ላይ ያለኝን ሀሳብ በዚሁ ልጨርስና እንግዲህ ዳግም በተለያዩ ወደ ርዕሰ ጉዳዮች ላይ የመጣሁኝ የራሴ ማብራሪያ እሰጣለሁኝ። እስከዚህ ሰናይ ቸር ተመኘው ማለት ከወዲህ እሰናበታለሁ ሰላም ሁንልኝ እላለሁ ቻው።

እሺ ድምጽ የሚሰማችሁ በአለም ዙሪያ ላላችሁ ለሰው ልጆች በሙሉ ሰላም እንዴት አላችሁ በማለት የከበረና ጥልቅ የሆነ የሰላምታ ድምፄን እያሰማሁኝ የተጠየኩትን ጥያቄ በንባብ አስደምጥና ለጥያቄው የመልስ ትንታኔ የምንሰጠው የሆነን ማለት ነው። ወደ ጥያቄው። እሺ ጥያቄው የዝናብ ውሃ ትሰበስባለህ ይላል? እንግዲህ መልሱ እንደ አስፈላጊነቱ የሚል ይሆናል ማለት ነው። በመጀመሪያ ደረጃ የዝናብ እኋ ማለት ምን ማለት ነው ስንል? ለውኃማ አካላት ውቅያኖሶቹ እንደዚሁም ሀይቆች ሊሆኑ ይችላሉ። ለፀሀይ ብርሃን ይጋለጣሉ እነዚህ ለፀሀይ ብርሃን የተጋለጠ ውሃማ አካል ውቅያኖስን ሀይቅን ኩሬን ሁሉ አካቶ ማለት ነው። ወይም ደግሞ እንዲሁ ደግሞ በጣም ውሃ አዘል የሆነ ረግረጋማ ቦታዎችን ጭምር ይህን ባካቱ ማለት ነው። ይህ በፀሀይ ብርሃን የተጋለጠ ነው በፀሀይ ሙቀት አማካይነት እዚህ ላይ ያለው እርጥበት ይተንና ወደ ሰማይ ወደ ላይ ያደርጋል። ወደ ላይ ከፍ እያለ በሄደ ቁጥር ደግሞ መልሶ ይቀዘቅዝና የሆነ የውሃ ነጥብጣብ ፈጥራል ማለት ነው። ያ የውሃ ነጥብጣብ በነፋስ አማካይነት ከዚያ ካለበት ከፍታ ወደ ሌላ ከፍታ ወይም ወደ ሌላ ቦታ። ይሄድና ከዚያ በኋላ እጅግ በጣም እየቀዘቀዘ እየቀዘቀዘ ሲሄድ የህዋ ነጠብጣቦች ወደ መሬት ጠብ ጠብ እያለ ይወርዳል ማለት ነው። ስለዚህ ከሰማዩ ከላይ ከአየር ላይ የሚወርድ ዝናብ ምንድነው? በተፈጥሮ ራሱ ንጹህ ስለሆነ ምንም አይነት ያን ይሀል የተበከለ ነገር ስለሌለው። ለመጠጥ አገልግሎት ስለሚውል እንደዚሁም ደግሞ ለእርሻ አገልግሎትም ስለሚውል እንደዚሁም ለእንስሳት መጠጥ አገልግሎትም ስለሚውል። ብዙ ጊዜ የዝናብ ውሃን እያቆሩ በክረምት ላይ እያቆሩና በጋ ላይ ደግሞ እንደ አስፈላጊነቱ ለተለያየ አላማ ለመዋል። በተለይ ወደ ገጠሩ ያለው ክፍል ሲጠቀመው አያለሁ። እኔም ደግሞ እንግዲህ እንደ እንደአስፈላጊነቱ። በተለይ የቧንቧ ውሃ ሲጠፋ ንጹህ የመጠጥ ውሃ ችግር በሚገጥም ጊዜ ለምሳሌ የዝናብ ውሃ ቀጣራችን ላይ እንሰበስብና ቀጣራው በሚወርደው ከሚወርደው የዝናብ ውሃ ላይ ያንን እንሰበስብና እቤት ውስጥ ለምግብ ማብሰያነት ልንጠቀም እንጠቀማለን ብዙ ጊዜ ማለት ነው። ለመጠጥ እንኳን በጣም እጅግ በጣም ስለሚቀዘቅዝ ለመጠጥ ያን ያህል ምቹ አይደለም ዙሮ እያሞቁ ይህንን ውሃ ያሞቁና ለመጠጥ አገልግሎት የሚያውሉ ሰዎችም አሉ። ዙሮኛ ግን ለምግብ ማብሰያነት እንጠቀመዋለን እቃ ለማጠብ እንጠቀመዋለን ልብሳችንንም ለማጠብ እንጠቀመዋለን ማለት ነው። እንደው ተዚህ በተለየ ደግሞ አንድ እንደው በዚህ አጋጣሚ በጣም ጠቃሚ መስሎ ስላተያየኝ ነው። አንድ ርዕሰ ጉዳይ ተዚሁ ተዝናብ ውሃ ጋ በተያያዘ። ሳይንሳዊ የሆነ ምንም ስለሆነ ያንን በዚሁ አጋጣሚ ልግለጽና ምናልባት ይሄን ድምጽ የሚሰሙ ሰዎችም በእንዲህ አይነት በሽታ የታመሙ ካሉ ከዚያ በሽታቸው ይሄንን ተጠቅመው እንዲድኑ አንድ መፍትሄ አለው ይባላል። የዝናብ ውሃ ምንድነው? በዝናብ የዝናብ ውሃ ቀዝቅዞ እንዳደረ ጠዋት ላይ ውጭ ላይ ባደረ የዝናብ ውሃ። ይሄ ምንድነው? ጉንፋንም ሊሆን ይችላል ወይም ደግሞ እንደምች አይነት እንደ ብርድ ነገር ስንታመም በዚያ ውሃ በቀዘቀዘው ውሃ ታጥቦ ከዛ በኋላ ሙሉ ሰውነትን ማለት ነው። ሙሉ ሰውነትን ሻወር ሙሉ ተተወሰዱ በኋላ። ጥቅልል ብሎ በተለያዩ ልብሶች ብርድ ልብሶች ጥቅልል ብሎ በጣም ሙቀት እስከሚሰማን ድረስ እዚያው መተኛትና ከዚያ በኋላ የተሰማን የሰውነታችን ላይ የተለያየ እብጠት ሲሰማን ማለት ነው። ያያ እብጠት ሁሉ ሙሉ በሙሉ ይጠፋል ይጸዳል የሚባል ነገር አለ። እኔም በእርግጥ ይሄው ከ አንድ ጊዜ ሁለት ጊዜ ሞክሬው ሁኖልኛልና በዚህ አጋጣሚ የዝናብ ውሃም ለዚህ አገልግሎት እንደሚውል። መድሃኒትነቱን ፍቱን የሆነ መድሃኒት መሆኑን በዚሁ አጋጣሚ ለመግለጽ ሞክር ፈልጌ ነው። ይሄንን የድምጽ የሚሰሙ ሰዎች ሁሉ ይሄንን ተግባራዊ በማድረግ እንዲህ አይነት ህመም ሲሰማቸው እንደ እንደዚህ አይነት ስራ በመስራት ከበሽታቸው እንዲያገግሙ ወይም ደግሞ እንዲፈወሱ በዚህ አጋጣሚ። ያው ቅንነት የተሞላበትን ወይም ደግሞ ምክሬን እለግሳለሁ ማለት ነው። ከዚህ በተጨማሪ የዝናብ ውሃ እንግዲህ በተለያዩ አገልግሎቶች ይውላል ማለት ነው። ለመጠጥም እንዳስፈላጊነት ሊሆን ይችላል ለምግብ ዝግጅት ልብስ ለማጠብ ቤትን ለማጽዳት እና ሌሎችንም ነገር ለማድረግ ስለሚያገለግል። የዝናብ ወሃን ተፈጥሮአዊ የሆነ የዝናብ ውሃን በመሰብሰብ ለቤት ውስጥ አገልግሎት እንጠቀም የሚል አጠቃላይ መርልስ ነው። ያለኝ በዚህ ርዕሰ ጉዳይ ላይ። ለማንኛውም እንግዲህ ሰዓቴ እያለቀ ስለሆነ በሚቀጥሉት የተለያዩ ርዕሰ ጉዳዮች ላይ ዳግም እየመጣሁኝ የመልስ ትንታኔ እሰጣለሁኝ። እስከዚያው ግን ሰላም ቸር ይግጠመን እልኩኝ በዚህ እሰናበታለሁ ሰላም ሁኑ።

እሺ ድምጽ የሚሰማችሁ በአለም ዙሪያ ላላችሁ ለሰው ልጆች በሙሉ ሰላም እንዴት አላችሁ በማለት የከበረና ጥልቅ የሆነ የሰላምታ ድምፄን እያሰማሁኝ የተጠየኩትን ጥያቄ። በንባብ አስደምጥ እና ለጥያቄው የመልስ ትንታኔ የምትሰጥ ይሆናል ማለት ነው። ወደ ጥያቄው? አወንታዊ አስተያየት ተቀብሎ ታውቃለህ ይላል? አሁን እዚህ ጋርም ምናልባት አረፍተ ነገሩ የባለቤትነት ክፍተት የሚፈጥር ቃል አለ። ተቀብሎ ሳይሆን ተቀብለህ ነው መሆን ያለበት ምክንያቱም እየተጠየቅኩ ያለሁ እኔ ነኝ እንጂ ሌላ ሁለተኛ ደረጃ ላይ ያለ አካል አይደለም። ስለዚህ አንተ በሚል ስለሆነ እኔን እየሆነ ስለሆነ እየተጠየቁ ያለሁኝ ተቀብለህ ነው እንጂ ተቀብሎ ተብሎ አይጠየቅም። ስለዚህ ጥያቄው ሲስተካከል በመጀመሪያ ደረጃ አዎንታዊ አስተያየት ተቀብለህ ታውቃለህ ነው መሆን ያለበት። እንግዲህ መልሱ አዎ ነው። በመጀመሪያ ደረጃ አዎንታዊ አስተያየት ማለት ምን ማለት ነው? ስንል አወንታዊ አስተያየት ማለት ስለ አንድ ርዕሰ ጉዳይ ወይም ደግሞ እኔ ስላደረኩት ነገር ወይም ደግሞ እኔ ስለፈጸምኩት ድርጊት። ሌሎቹ ያንን ስራ እንዴት እንደሰራሁት አውቀውና በዚያ ስራ ደስተኛ ሆነው አይዞህ በርታ ቀጥልበት ጎበዝ ነህ ጥሩ ነው ቀጥልበት አይነት ወይም ደግሞ ፖዘቲቭ ምንም አይነት ተጽዕኖ የሌለው። አዎንታዊ የሆነ ወይም ደግሞ አዎንታዊ የሆነ ሀሳብ ማለት ነው። አስተያየት ማለት ነው ያ ማለት ምንድነው? ለምሳሌ እኔ አሁን ለምሳሌ ሳስተምር ክላስ ውስጥ ተማሪዎችን አስተምር አስተምር እና ምናልባት የማስተምርበት መንገድ ለእነሱ ግልጽ ካልሆነ። ወይም ደግሞ የማስተማር መንገዱን በተወሰነ መልኩ ቀየር ማድረግ ካለብኝ ወይም ደግሞ ትምህርቱ እየገባቸው ካልሆነ ትምህርቱ አልገባችሁም ወይ ብዬ? ሌላ መምህር ወይ እንዲመደብላቸው የውስጣቸውን ምኞት ለመጠየቅ ለማወቅ ስል የሆነ አስተያየት ጻፉልኝ ብዬ ማንም ማንነቱን ባላወቀ መልኩ በሚስጢር በሚስጢር። ማንም ስማቸውን ሳይጽፉና የሚቀበላቸውም እዚሁ አንድ ሰው ነው። ሰብስቦ ሁሉንም የሚያመጣልኝ እንደዚህ አድርጎ አስተያየት ይጽፉና ይልኩልኛል ከዛ በኋላ አንድ ሰው ይዞት ይመጣል። የሁሉንም ማን ምን እንደጻፈ እኔም መለየት ስለማልችል ሙሉ በቃ የውስጥ ስሜታቸውን ነው የሚገልጹት ማለት ነው። በእንደነዚህ አይነት በእንዲህ አይነት ገጠመኝ ወይም ደግሞ በእንዲህ አይነት አስተያየት ጊዜ ብዙ ጊዜ የማገኘው በቃ አሪፍ ነው ቀጥልበት በዚሁ ቀጥል በዚሁ ቀጥልልን አታቋርጥብን። ትምህርቱ እየገባን ነው ግልጽ ነው በቃ እንደዚህ አይነት አዎንታዊ የሆነ አስተያየት ነው ሁሌ ብዙ ጊዜ የሚደርሰኝ ማለት ነው። እና ስለዚህ አዎንታዊ አስተያየት ተቀብለህ ታውቃለህ ወይ ለሚለው? መልሱ ምንም ጥያቄ የለውም አዎ ሁሌም ቢሆን ራሱ አዎንታዊ አስተያየት ነው ተቀብዬ የማውቀው ማለት ነው። ከተማሪዎች ብቻ አነሳሁኝ እንጂ ይሄን አዎንታዊ አስተያየት በየትኛውም ቦታ በየትኛውም በተሰማራሁበት የስራ መስክ ሁሉ ሰዎች በዚያው እንድቀጥልበት ሁሌም የራሳቸውን የሆነ አድናቆት ነው የሚቸሩኝ እንጂ ይሄንን ኔጌቲቭ የሆነ ይሄን ይሄን አላደረክም ይሄን እንደዚህ አልፈጠርክም ይሄንን በዚህ ተፈጻሚ አላደረክም የሚል ኔጌቲቭ አይነት አስተያየት እስከዛሬ ደርሶኝ አላውቅም እንደው እውነት ለመናገር ከሆነ ማለት ነው። ስለዚህ እንግዲህ በዚህ ርዕሰ ጉዳይ ላይ ያለኝ አጠቃላይ ጽንሰ ሀሳብ ይህንን ይመስላል በእኔ በኩል ማለት ነው። ስለዚህ ሌሎችም ቢሆኑ በስራቸው እጅግ በጣም ውጤታማ የሆኑ ሰዎች ስራቸውን የስራ፣ ሰአታቸውን አክብረው የሚሰሩት፣ ለስራቸው ክብር ያላቸው ሰዎች ሁሌም ቢሆን አዎንታዊ አስተያየት እንደሚያገኙ እንደሚቀበሉ ምንም የተረጋገጠ ሀቅ ነው ማለት ነው። በተቃራኒው ግን ስራ መደባቸው ላይ ተቀምጠው ለባለጉዳዮች ቦታ የማይሰጡ እንደዚሁም ደግሞ ስልጣናቸውን ተጠቅመው ሌሎቹን የሚጨቁኑ ወይም ደግሞ ተጭነው የሚይዙ ሰዎች ጫና የሚፈጥሩ እንደነዚህ አይነት ሰዎች ደግሞ ነገ ከነ ወደ ነገ ከነገ ወዲያ አንድም ከስልጣናቸው ይወርዳሉ ሁለትም ደግሞ ሰውን አስቀይመው። ሁሌ በቃ በድብርት እንትን ከነዚያ ሰዎች ጋር አይኖርም ተደባብሮ ነው የሚኖሩት ማለት ነው። እና እንደው በዚህ አጋጣሚ ምንድነው? እንደነዚህ አይነት ሰዎች እንደው ቀልብ ገዝታችሁ እንደው ስራችሁን ብቻ ትክክለኛ ስራችሁን በትክክለኛ ሎጂክ ተመስርታችሁ ትክክለኛ ስራችሁን ስሩ። የሚል አጠቃላይ አስተያየት ነው ያለኝ ለማንኛውም ስለተጠየኩት ጥያቄ በእጅጉ እያመሰገንኩኝ ሰዓት ስላለቀብኝ ነው ሰላም ቸር ይግጠመን በማለት ከወዲው እሰናበታለሁ። ሰላም ሁኑ

እሺ የድምጽ የሚሰማችሁ በአለም ዙሪያ ላላችሁ ለሰው ልጆች በሙሉ ስላም እንዴት አላችሁ? በማለት የተከበረና ጥልቅ የሆነ የሰላምታ ድምጽን እያሰማሁኝ። የተጠየቁትን ጥያቄ በንባብ አስደምጥና መልስ የምሰጥ ይሆናል ማለት ነው። ወደ ጥያቄው ሌሎችን ማበረታታት ትችላለህ? ይላል እንግዲህ በመጀመሪያ ደረጃ ማበረታታት ማለት ምን ማለት ነው? ማለት አንድ ሰው የሆነ ስራ ሊሰራ የሚጠቅም ስራ ሊሰራ ያስብና ነገር ግን ያንን ስራ የሚሰራበት አቅም ወይም ደግሞ ገንዘቡ ወይም ደግሞ ጊዜ ላይኖረው ይችላል። ዙሮ የተለያየ ሶስቱም ሊሆኑ ይችላሉ። የማይኖሩት ነገር ግን ከሶስቱ አንዱ ሊሆኑ ይችላሉ። ወይም ከሶስቱ ሁለቱ ችግሮች ይገጥሙታል ማለት ነው። ግን ያ የሚሰራው ስራ ደግሞ እሱንም ሊሆን ይችላል። ወይም እንደ አጠቃላይ ማህበረሰቡን ብሎም ደግሞ አለም አቀፋዊ ጠቀሜታ ያለው ስራ ሊሆን ይችላል። ዜን በዚህ ሰዓት ምንድነው? ከሰው የሚጠበቀው ምንድነው? ይህንን ሰው ማበረታታት ማጠናከር ምክንያቱም የጎደለበትን ነገር በመሙላት የእሱን ክፍተት በመሙላት በስረው እንዲቀጥልበት እንዲገፋበትና መጨረሻ ውጤቱን አይቶ በቃ ያ መጨረሻ ግቡ ወይም ደግሞ የመጨረሻ ውጤቱ ደግሞ የእሱን ህይወት የሚቀይር እስከዚያም ከልፎ ደግሞ የአካባቢውን ማህበረሰብ የሚጠቅም እንደው ሰፋ ሲል ደግሞ ምናልባት አለምን የሚጠቅም ስራ ሊሆን ይችላል። ማለት ነው እና መቼም ቢሆን ሰዎቹ የሆነ ስራ እንስራ ሲሉ ማበረታታት የሰው ልጅ ተገቢ ነው። ብዬ አምናለሁኝ በዚህ እንደው ምንም የማልደራደርበት ጥልቅ የሆነ ጥልቅ የሆነ እምነቴ ነው። እና በዚህ አጋጣሚ ደግሞ እንደው ብዙዎቻችን ሰዎች የሆነ ስራ ሊጀምሩ ሲሉ እንደው የግል ህይወታቸውን ማለትም ትዳራቸውን በቃ በጥሩ ሁኔታ እንዲመሩ የራሳቸው የሆነ የገቢ ማመንጫ የስራ መስኮችን በአእምሯቸው ቀጥለው ወደ ስራ ሊገው ሲሉ የሆነ ብዙ አይነት ክፍተት በአእምሯቸው ይፈጠራል። ይሄን እንዴት አርጌ፣ መቼ ይሄንን ሰርቼ፣ እንዴት አድርጌ ሰርቼ፣ ብሩን የት አግኝቼ፣ አይነት ነገር የማይረባ ቱ ኦፍ ኮርሶዝም ሆኖ በአእምሮአቸው እያመጡ ያ ደግሞ ለምንድን ለውድቀትና ለስንፈት የሚያጋልጥ ማለት ነው። ይህ የማይበረታታ ነገር ስለሆነ እንደነዚህ አይነት ሀሳብ ያላቸውን ሰዎች ይሄን ነገር ከአእምሮአቸው አውጥተው እንዲጥሉና ይልቁንም በስራቸው የበለጠ እንዲቀጥሉበትና እና በስራቸው ውጤታማ እንዲሆኑ ምንድነው ገንቢ የሆኑ ሀሳቦችን መስጠት ወይም ደግሞ ሰዎችን ስራቸውን እንዲቀጥሉበት ማጠናከር። በሀሳብም በጉልበትም በገንዘብም በጊዜም አብሮ እያገዙ እየረዱ ማለት ነው። ማጠናከሪያን ሰው በተሻለ ውጤት እንዲደርስ ማለት ነው። ያ ውጤት ግን ምናልባት አልፎ ተርፎ አለምን ከእርሱ ከአካባቢው አልፎ ተርፎ አለምን የሚጠቅም ሊሆን ይችላል ማለት ነው። ለምሳሌ አልቨርት ኢንስታይን እና ኦልቨር ኢንታይን የሚባሉ ሁለት ወንድማማቾች እንግዲህ በ አስራ ዘጠኝ ሰባ ሶስት አካባቢ ይመስለኛል። ይሄንን በሰማይ ላይ የትራንስፖርት አገልግሎት አውሮፕላን አድርገው አውሮፕላን እንዲበር ሙከራ ሲያደርጉ ነበር በዚያ ሰዓት አሁን እነሱን የተወሰኑ ሰዎች በተለያየ መልኩ ቁሳቁሳትን በማቅረብ ሊሆን ይችላል። ወይም ደግሞ የጉልበት ስራ አብረው እዚያ መካኒክሱ ላይ አብረው በጥገና በማገልገል ሊሆን ይችላል። ወይም ደግሞ በገንዘብ በመስጠት በመያገን ሊሆን ይችላል። ወይም ደግሞ ይህንን ሀሳባቸው ተፈጻሚ ተደራሽ እንዲሆን ሰዎቹ ያበረታቱ ብዙ ሰዎች ሊሞሉ ይችላሉ። እንደገና ደግሞ በዚህ በተቃራኒው ደግሞ ምን አይነት ደነዝ ናቸው። ምን አይነት ቂል ናቸው። ብረትን ያህል ነገር አንስቶ ሰሜን ላይ ይበርልናል ብለው የሚያስቡ እያለ ደግሞ በእነሱ የሚያፌዝ ሌላ አይነት ሰው ይኖራል ማለት ነው። ማለት ማበረታታትን የማይደግፍ ሰው ማለት ነው። ስለዚህ እንግዲህ እነሱ ደግሞ ስኬታማ ሆኖና ያሰቡትን ሀሳብ እንግዲህ በራሳቸው ጥረት ሊሆን ይችላል። ወይም ሰውም እያገዛቸው ሊሆን ይችላል። ዝሮ ዝሮ ዛሬ አለም እየተቀየረበትን እና እጅግ በጣም ምቾት ያለው የትራንስፖርት በአየር ላይ መሬትን ከመሬት ለቆ ግውዝ የሆነውን አካል ልክ እንደ በራሪ አዋፋት በሰሜይ ላይ አየርን እየሰነጠቀ እጅግ በጣም ፈጣን የሆነና ምቹ የሆነ የትራንስፖርት አገልግሎት እንዲሰሩ አደረጉ እነዚህ ወንድማማቾች በዚህ አጋጣሚ እንደው ነፍሳቸውን ይማርልን። እነሱንም ክብር ያድላቸው እላለሁኝ ዙሮ እነዚህ ሰዎች የራሳቸው ጥረት አለ። ከዚያም ሰዎችን ማበረታታት አበረታታቸው ሊሆን ይችላል ማለት ነው። እና ሰዎችን ሁልጊዜም ቢሆን ስራ ሲሰሩ ማበረታታት የተለመደ ባህላችን ይሁን ያለሙትን አላማ ሳይደርሱ እንዳይ

እሺ ይሄ ድምጽ የሚሰማችሁ በአለም ዙሪያ ላላችሁ ለሰው ልጆች በሙሉ ሰላም እንዴት አላችሁ በማለት የከበረና ጥልቅ የሆነ የሰላምታ ድምፄን ለሁላችን እያሰማሁ ለሁላችሁ እያሰማሁኝ የተጠየኩትን ጥያቄ አንብቤ መልስ እሰጣለሁ ማለት ነው። ወደ ጥያቄው ጨው ብዙ ትወዳለህ ይላል እንግዲህ በመጀመሪያ ደረጃ ጨው ለማንኛውም ህይወት ለማንኛውም ሰው አስፈላጊ ነው ማለት ለማንኛውም ሰው በተመጣጣኝ መልኩ አስፈላጊ ነው። ምክንያቱም ጨው ስንል ምን ምን ክሎሪንን የያዘ ሶዲየም ክሎራይድ ጣፋጭ የሆነ ነገር ምግብ ያለ ጨው አይበላም እንግዲህ ጨው ተበዛም በዚያው ልክ ይኮመጥጣል። ጨው ከሌለውም ምግቡ አይጣፍጥም ስለዚህ ጨው በመጠን በመጠኑ እየሆነ መወሰድ አለበት ብዬ አምናለሁ ያ ማለት ደግሞ ጨው በመጠኑ ከሆነ በሽታ ተከላካይ ነው እንደዚሁም ደግሞ ጣፋጭነትም ምግቡንም ስለማጣፈት ሚና ስላለው ጨው በአግባቡ መውሰድ አለብን ብዬ በዚህ ልክ አምናለሁኝ እንግዲህ በመጀመሪያ ደረጃ ጨው ተፈጥሮአዊ የሆነ ማዕድ ነው ሶዲየም ፍሎራይድ ከሚባል ስልት በተፈጥሮ የሚገኝ ነው ያ እንዴት ተፈጠረ ለሚለው ይሄ ራሱን የቻለ ሳይንስ አለው። ስለዚህ ተፈጥሮአዊ ነው ነገር ግን እንዴት ተፈጠረ ለሚለው። መጀመሪያ ጨዋማ የሆነ ውሃ ነበር ያ ጨዋማ ውሃ በሙቀት አማታኝነት እኋው ተኖ ተኖ ተኖ ያልቅና ከዚያው ኋላ ስወዲየም ክሎራይድ ይቀራል ስወዲየም ክሎራይዱ ብቻ እሱ ሲቀር እሱ ጥጥር ይሆንና ባለት መልክ እንግዲህ በጣም ስምጥ ሸለቆ ውስጥ ነው ብዙ ጊዜ የሚገኘው እዚያ ላይ ዲፖዚትድ ሆኖ ይገኛል ተከማችቶ ይገኛል ማለት ነው ከዚያ ያነን ጨው ከዚያ ኤክስትራክት እያደረግን እየቆፈርን እያወጣን ለምግብነት የትኛውንም አይነት ምግብ ስንመገብ ምግቡ ይጣፍጠን ዘንዳ መጠን ባለ መልኩ በተመጠነ መልኩ እየተደረገ ይወሰዳል ማለት ነው። ስለዚህ ይህንን ጨው በአግባቡ መውሰድ ለአጥንት ጥንካሬ ለጥርስ ጥንካሬ እንደዚሁም የተለያዩ የሆድ ውስጥ በሽታዎችንም ስለሚከላከል ወይም ደግሞ በሽታዎችን ስለሚያጸዳ በአግባቡ ጨው መውሰድ አለብን ከአግባቡ በለይ ከሆነ ደግሞ መልሱ ራሱ እሱ በሽታ ስለሚሆን ሰውን እንውሰድ ላለውኝ በዚህ አጋጣሚ ጨው እጅግ በጣም ተፈጥሮአዊ የሆነና ገንቢ ማነው ጨው ተፈጥሮአዊ የሆነ ማዕድንና በሽታም የሚከላከል ላጥንት ጥንካሬ ትልቅ አስተዋጽኦ የሚውል ማዕድን ነው እና ይህንን ጨው በአግባቡ እየተጠቀምን ከተለያዩ በሽታዎች እንዳንጠቃ እንሁን የሚል አጠቃላይ መልእክት አዘል አስተያየት ነው ያለኝ። ስለዚህ በዚህ ርዕሰ ጉዳይ ላይ ያለኝ አጠቃላይ ትንታኔ ይሄንን ይመስላል እንግዲህ ዳግም በሌላ ርዕሰ ጉዳይ ተገናኝተን የራሴን ማብራሪያ እስከምሰጥ ድረስ ሰላም ቸር ይገጠመን እያልኩኝ ከወዲሁ እሰናበታለሁ ማለት ነው። ሰላም

እሺ ይህ ድምጽ የሚሰማችሁ በአለም ላይ ያላችሁ የሰው ልጆች በሙሉ ሰላም እንዴት አላችሁ በማለት የከበረና ጥልቅ የሆነ የሰላምታ ድምፄን እያሰመው የተጠየቁትን ጥያቄ በንባባ አስደምጥና ለጥያቄው ትንታኔ እሰጣለሁ ማለት ነው። ወደ ጥያቄው ሻማ ማብራት ትወዳለህ ይላል? መልሱ አዎ ነው። በመጀመሪያ ደረጃ ግን ሻማ ምንድነው? ሻማ ከምን ይሰራል የሚሉትንና ሌሎችንም ከዚህ ጋር በተያያዙ አንዳንድ ርዕሰ ጉዳዮችን እያነሳሁ የማብራራ ይሆናል ማለት ነው። እንግዲህ ሻማ እንደሚታወቀው ከተለያዩ ነገሮች ሊሰራ ይችላል ከማርም ሊሰራ ይችላል ዙሮ በፋብሪካ ውስጥ ፕሮሰስ ሆኖ የሚመጣ ነው አገልግሎቱ ምንድነው? ቢባል? ሻማ ሴንተሯ ላይ ማለት መሃሏ ላይ የሆነች ተቀጣጣይ ክር አለች እያችን ክር ክብሪት ጭሮ ያችን በማያያዝ ብቻ። ምንድነው ብርሃን ማግኘት ማለት ነው። ይሄንን ደግሞ መቼ እንጠቀማለን ብንል? ብዙ ጊዜ እንግዲህ ማታ ላይ መብራት ሊጠፋ ይችላል ራስ ሳንበላ። ማለትም ሁሉም ሰው በሚገባው ቦታ ላይ እረፍት። ሳያደርግ መብራት ሊጠፋ ይችላል በዚህ ሰዓት ሻማን ክብሪት ጭረን ሻማ እንለኩስና ከሻማ በምናገኘው ብርሃን ያንን ብርሃን ተጠቅመናል ስራችንን የማንኛውንም አይነት ስራ መስራት እንችላለን ማለት ነው። ከዚህም በተጨማሪ ደግሞ ሻማን ብዙ ጊዜ በቤተክርስቲያን ላይ የምሽት ፕሮግራሞች በሚኖሩ ጊዜ ሻማ የተለመደ ነው እንግዲህ ሻማ እያበሩ ፕሮግራሙን ማድመቅ የተለመደ ነው ሃይማኖታዊ ስርዓትም ስለሆነ ማለት ነው። እንደዚሁ ከዚህ በተለየ ሁኔታም ደግሞ ምናልባት እንግዲህ ለደስታም ለመከራ እንግዲህ አንዳንድ ርዕሰ ጉዳዮችን ለማስታወስ ሲባል ሻማ። የማብላት ፕሮግራም ይደረጋል ለምሳሌ። እንግዲህ ሰው በሆነ አጋጣሚ ታሞም ሊሆን ይችላል ወይም ደግሞ በሆነ አደጋ ምክንያት ሰው ህይወቱን ሲያጣ። ያንን ሀዘን ለመግለጽ ሲባል እቀብር ቦታው ላይ ሊሆን ይችላል ወይም ደግሞ እንግዲህ እንደአስፈላጊነቱ መኖሪያ ቤቱ ላይም ሊሆን ይችላል። ምንድነው የሚደረገው ሻማ? ይለኮስና ፎቶ እዘያው ከጎን ይቀመጥና የማስተዛዘን ላይ ይሰራል ማለት ነው። እና ምንድነው እንደ አጠቃላይ ሻማ ማብራት ትወዳለህ ወይ ለሚለው? በተለያዩ በርዕሰ ጉዳዮች ላይ ሻማ ማብራት ስላለብን እኔም ሻማን ማብራት እወዳለሁ የሚለውን ነው። እና ለምን እናበራለን? ሻማ ለምን እናበራለን? ስንል እንግዲህ ቅድም በገለጹ መልክ ነው በተለያዩ ርዕሰ ጉዳዮች ሻማን የምናበራበት ሁኔታዎች ይገጥሙናል ማለት ነው። እንደዚሁም ደግሞ በተለይ ለደስታም ሻማን እና እናበራና ፕሮግራማችንን ድምቅና ቅልጥ ያለ ፕሮግራም ለማካሄድ ወይም ለመፈጸም። የተለያየ ላይት የተለያየ ከለሪ ያላቸውን የተለያየ ብርሃን እንዲሰጡ ሆነው የተዘጋጁ ሻማዎችን በመግዛት። እንደዚሁም የተለያየ መጠን ያላቸውን ሻማዎችን በመግዛት ለምሳሌ ልደታችንን ስናከ ደግሞ አመታዊ በዓላትን የተለያዩ አመታዊ በዓላት አሉ እነሱን ለማክበር እንዲሆን ይችላል እዛ ሻማን እናበራለን ማለት ነው። እኔም እንደዚሁ ከባለቤቴጋር የተዋወቁበትን ማለት የጋብቻ ስርአታችንን የፈፀምንበትን እለት በማስታወስም እንደዚሁ ሻማ እናበራለን ማለት ነው። ከዚህም በተጨማሪ ደግሞ እንግዲህ እንደሚታወቀው የሁለት ልጆች አባት ሆኛለሁኝ እነዚህ ልጆች የተወለዱበትን በማስታወስ መልካም ልደት ለማለት። ሻማውን በስማቸው ወይም ደግሞ በአመታቸው ቁጥር ቅርጽ እናስቀርጽና ያንን ሻማ እነሱ ላይ እንዲለቅሱትና ሻማ ቤታችን ውስጥ እንዲበራ እንደዚሁም ልደታቸውን በዚህ በደመቀ ሁኔታ እናከብርላቸዋለን ለልጆቻችን ይህን እንደዚህ በማድረግ የተለየ ደስ የሚል ስሜት እንዲሰማቸው እንዲታያቸው ማለት የተወለዱበትን እለት ድንብቅ አድርገን እንደ ቤተሰብ እንደ ጎረቤትም አብረን የምናሳልፍ ይሆናል ማለት ነው። ከዚህ በተጨማሪ እንግዲህ ሻማን በተለያዩ ፕሮግራሞች ማብራት እንዳለብን እና እንደዚሁም ሻማ ማብራቱ እጅግ በጣም ለፕሮግራሙ ወይም ደግሞ ለዚያ ርዕሰ ጉዳይ እንግዲህ የተለየ ክብር እየሰጠን መሆኑን እናመላክታለን ማለት ነው ሻማ ስናበራ ማለት ነው። እና እኔም እንግዲህ ከዚህ ማህበረሰብ ውስጥ አንዱ ነኝና ሻማን ማብላት የተለያዩ ፕሮግራሞችን እንደማደርግ በዚህ እስካሁን በሰጠሁት ትንታኔ ማረጋገጥ ይቻላል ማለት ነው። ሻማ ደግሞ ሲያበሩት እንደሌሎቹ ተቀጣጣይ ነገሮች ጭስ የለውም ስለዚህ በጣም ምቹና በቃ የትኛውም ቦታ ላይ ብናበረው ተስማሚ የሆነ ብርሃን ነው ማለት ነው። ለምሳሌ ሌሎቹ ግን ምንድን ናቸው ስንት? እሳት ስናየይዛቸውእ ወይም ስናበራቸው ለምሳሌ ዳያቦት ሊሆን ይችላል ወይም ሌላ ነገሮችን ጭስ ይተፋሉ እነዚህ አይነት ነገሮች

እሺ ይህ ድምጽ የሚሰማችሁ በአለም ዙሪያ ላላችሁ ለሰው ልጆች በሙሉ ሰላም እግዚአብሔር ከሁላችን ጋር ይሁን እያልኩኝ መልካም ምኞቴን እየገለፅኩ- የተጠየኩትን ጥያቄ አነብና ለጥያቄው የመልስ ትንታኔ እሰጣለሁ ማለት ነው። ወደ ጥያቄው- የምትወደው ቀለም ምንድ ነው? ይላል። እንግዲህ በመጀመሪያ ደረጃ- ቀለም የተለያየ አይነት ቀለም አለ። አንዱን ቀለም ከአንደኛው ከሌላ አይነት ቀለም ጋራ በመቀላቀል እጅግ በጣም የተለያየ አይነት ቀለም እንደምናገኝ ሁሉ እነዚህ ሁሉ የቀለም አይነቶች- በዋናነት መስራች ቀለም የሚባሉ አሉ። ለምሳሌ:- ስምንት ናቸው። ሶስት አካባቢ መስራች ቀለም የሚባሉት አሉ። አረንጓዴ: ቀይ እና እንደዚህ ይሄ ምንድነው በቀስተ ደመና ላይ የምናያቸው አይነት ቀለሞች ማለት ነው። ዝሮ ዝሮ እነዚህ ከእነዚህ ከብዙ እጅግ በጣም በቁጥር ይሄ ነው የማይባል የቀለም አይነት ነው ያለው ምክንያቱም በተለያየ መጠን ቀለሞችን አንደኛውን ቀለም በተለየ መጠን ከሌላኛው ጋር ስንቀላቀለው: ራሱን በትንሽ በትንሹ እየቀየረ እየቀየረ እና ሙሉ በሙሉ ወደ ሌላ ቀለም የሚለወጥበት ሁኔታ አለ። እና ከነዚያ ሁሉ ቀለም አይነቶች የትኛው ቀለም ላይ ያንተ ፍላጎት ያደላል? ነው የሚል ጥያቄው። ስለዚህ እኔ- አረንጓዴ ቀለም ነው በጣም የምወደው ማለት ነው። እንግዲህ ለምን አረንጓዴ ቀለም ወደድክ? የሚል ጥያቄ ምናልባት ሊያስነሳ ይችላል እና አረንጓዴ ቀለምን የምወድበት የራሴ የሆነ- ሎጂክ ወይም የራሴ የሆነ ምክንያት ስላለኝ ያንን ምክንያትም በዚሁ አጋጣሚ መግለጽና ማብራራት ስላለብኝ እሱንም ማብራራት ግድ ይላል ማለት ነው። እና- ከብዙ የቀለም አይነቶች ለምሳሌ:- ጠቆር ያለ ቀለም አለ :ሙሉ ጥቁር የሆነ ቀለም አለ: አረንጓዴ ቀለም አለ: ቀላ ያለ አረንጓዴ አለ: እንደዚሁም ደግሞ- ቢጫ አይነት ቀለም አለ :ቀለል ያለ ቢጫ አለ: እንደዚሁም ደግሞ በጣም ወፈር ያለ ቢጭ አለ። ሌሎቹም ቀይ ቀለም አለ: ቀለል ያለ ቀይ ቀለም አለ: በጣም ጠቆር ያለ አለ: ቀለ ያለ ጠቆር ያለ አለ- ስለዚህ የተለያየ አይነት ቀለም አለ። ከእነዚህ ሁሉ የቀለም አይነቶች እኔ በእጅጉ ደስ የሚለኝ ሳየው አረንጓዴ ቀለም ነው። ለምንድነው ወደሚለው ምክንያት ስንሄድ ግን- እንግዲህ በመጀመሪያ ደረጃ እኛ እንደ ሀገርም እንደ እምነትም አረንጓዴ ቀለም ሲባል- አረንጓዴ የመልካምነት የመገለጫ ነው። አረንጓዴ ማለት የልምላሜ የልምላሜ ወይም ደግሞ የአረንጓዴ ነገር መገለጫ ስለሆነ- በዚህ ምክንያት አረንጓዴን ቀለም እመርጣለሁ ማለት ነው። ቢጫ ደግሞ እንግዲህ በእኛ አካባቢ ወይም ደግሞ በእኛ ባማረውም እንደ ኢትዮጵያ ማለት ይቻላል ቢጫ ተስፋን የሚያመለክት ነው። ቢጫ ማለት ተስፋን ነው ለምሳሌ እኛ ባንዲራችን አረንጓዴ ቢጫ ቀይ ነው። ስለዚህ ቀይ ደግሞ- መከራን በቃ የተለያየ ውጣ ውረድ መከራን ስቃይን የሚያመለክት ነው። ስለዚህ ለምሳሌ በአንደታችን የባንዲዳችንን ቀለም ብናይ ከሌ አረንጓዴ አለ። ከሌ አረንጓዴ በመሆኑ ደግሞ- ከሁሉም ነገር በማስቀደም ምንድነው ለተስፋ- ማነው ማለቴ ለልምላሜ የሚለውን መልእክት ለማስተላለፍ ማገዳችንን ሰርተን- በደንብ ሰርተንና ጠንክረን ከአለማናት ሀገራችን እጅግ ተበለጽጉ ሀገሮች ተርታ ውስጥ የምትመደብ ማድረግ ስላለብን ብለን እምነት ስላለን አረንጓዴውን ከላይ እናደርግና ከታች ደግሞ- ነገ ከነገ ወዲያ እነዚህ ጠንከር ብለን በመስራትና ህዝባችንን የስራ ባህሉን በማጠናከር የተሻለ ገቢ ይኖራል የሚል ተስፋ ለአሳድረናል ቢጫ እናደርጋለን ማለት ነው። ከዛ ደግሞ በመቀጠል ቀይ ደግሞ- ሀገራችንን ዛሬ ባለችበት ክብር አስጠብቀን ያቆየናት ወይም ይዘናት ያለነው እስከ ሞት ድረስ መስዋዕትነት ከፍለን ብዙ ችግርን- ተጋፍጠናል ነው የሚል መልእክትን ለማስተላለፍ ስለሆነ- እና ከዚያ ከዚህ ምሳሌ ተነስቼ ራሱ አረንጓዴ ቀለም የፈለኩበት ለምንድን ነው- አረንጓዴ የልምላሜ: የተስፋ: የመልካም ነገር መገለጫ ስለሆነ በዚህ ምክንያት አረንጓዴ ቀለምን እኔ ከሌሎቹ ቀለሞች ሁሉ በአረንጓዴ ቀለም ላይ ፍላጎት አለኝ። ወይም ደግሞ- አረንጓዴ ቀለም ላይ ደስተኛ ነኝ የሚል አጠቃላይ መልስ ነው ያለኝ። ለማንኛውም- በዚህ በተጠየቁት ጥያቄ ያለኝ አጠቃላይ ትንታኔ ይህንን ይመስላል። ዳግም ደግሞ በተለያዩ ወደ ርዕሰ ጉዳዮች እየተገናኘን የራሴ- የሆነውን መልስ ትንታኔ እሰጣለሁኝ። እስከዚያው ግን ሰላም ቸር ይግጠመን በማለት- በዚሁ እጨርሳለሁ ማለት ነው ሰላም ሁኑ አመሰግናለሁ።

እሺ ይህ ድምጽ የሚሰማችሁ በአለም ዙሪያ ላላችሁ የሰው ልጆች በሙሉ ሰላም እንዴት አላችሁ? በማለት የከበረና ጥልቅ የሆነ የሰላምታ ድምፄን ወይም ደግሞ ሰላም ለእግዚአብሔር ለሁላችን ይሁን ብዬ በመመኘት የተጠየኩትን ጥያቄ በንባብ አስደምጥና ለጥያቄው የመልስ ትንታኔ እሰጣለሁ ማለት ነው። ወደ ጥያቄው። ጥያቄው ምን ይላል ማሸለፍ ትችላለህ? ይላል እንግዲህ ማሸለፍ ማሸለፍ የሚል ቃል በአማርኛ ቋንቋ የለም ምናልባት ግን ማሸለፍ ያለው ማሰለፍ ለማለት ተፈልጎ ሊሆን ይችላል ብዬ እረዳለሁ ጥያቄውን ስለዚህ ሸለፈ የሚል ቃል ስለሌለ ማለት ነው ስለዚህ ማሰለፍ የሚለው ግን ምንድነው በቀጥታ ትርጉሙን ማሰለፍ ማለትስ ምን ማለት ነው ስንል ግን ነገሮችን ተራ ተራ መስመር ማስያዝ ማለት ነው። ተራ ቀደም ተከትል ማስያዝ ማለት ነው። ስለዚህ ማሰለፍ ደግሞ በብዙ ቦታዎች ላይ ያው ቅደም ተከተል ወይም ተራ ማስያዝ ግድ ይለናል ማለት ነው። አንድ ስራ ስንሰራ እንግዲህ ስለምንሰራው ስራ ጉዳይ እየፈጸምን ነው ያለን። ጉዳይ እያስተናገድን ነው ያለነን። ጉዳይ እንዲፈጸምላቸው የሚፈልጉ አካላት ደግሞ አንድ ጊዜ ሊመጡ ይችላሉ ወይም ደግሞ በየሰአቱ ሊመጡ ይችላሉ። ግን ብዙ ጊዜ እንግዲህ ብዙ ባለ ጉዳዮች አንድ ጊዜ ነው የሚመጡት ምክንያቱም በስራ ሰዓት ነው የሚመጡት የአንዱን ርዕሰ ጉዳይ ወይም የአንዱን ጥያቄ ሰርተን ሳንጨርስ ወይም መፍትሄ ሳናስቀምጥ ሌላ ደግሞ ባለጉዳይ ይመጣና ይደራረባል ስራው ማለት ነው በዚህ ሰዓት። እንግዲህ ሁሉንም ሰው አንድ ጊዜ ማስተናገድ ስለምንቸገር ስለምቸገር ማለት ነው ሰዎቹን የራሳቸው የሆነ እንዳመጣጣቸው ጉዳያቸውን አንስተው በጉዳያቸው ላይ ተወያይተን መፍትሄ ለማምጣት ያስችለን ዘንድ በተራቸው ሰልፍ አስይዛለሁ ማለት ነው። ሰልፍ ሳስይዝ ደግሞ ራሱን የቻለ ህግ አለ። አንደኛ በስርዓት በሰልፍ በመጡበት ቅደም ተከተል እንዲቀመጡ መስመር ይዘው ላደርግ እችላለሁኝ አልያም ደግሞ በመጡበት ቅደም ተከተል ቁጥር እየሰጠሁኝ ቁጥር አንድ፣ ቁጥር ሁለት፣ ሶስት እያልኩኝ ቁጥር ልሰጥና በዚያ ቁጥር መሰረት ችግራቸውን እንዲያቀርቡ ሰልፍ ላስይዝ እችላለሁ ማለት ነው። ከዚህ በተለየ ደግሞ ለምሳሌ አሁን ሌላ ቦታ ላይ እንደዚሁ ምንድነው ሰዎቹ በጣም የሚፈለግ ነገር ሱቅ ላይ ሊሆን ይችላል አሁን አንድ የሚፈለግ ነገር ሱቅ ላይ አንድ ሱቅ ላይ ብቻ ካለ ያ ሱቅ ለምሳሌ ከስተመሮቹ እጅግ በጣም ብዙ ይሆኑበታል ማለት ሱቁ ሲከፈት ጠቅላላ የዚያ እቃ ፈላጊ ሁሉ ይሄድና ይሄን ስጠኝ ይሄን ስጠኝ ይሄን ስጠኝ ስጠኝ ለኔም ለኔም ለኔም እያለ ስለ ሲጠይቀው ለማን እንደሚሰጥ ስለሚቸገር በአመጣጣቸው ቅደም ተከተል መሰረት ሰልፍ ያስይዝና ስለዚህ እንደየፍላጎታቸው እንደሚፈልጉት መጠን ሊያከፋፍል ይችላል ማለት ነው። እንደው እዚህ ጋር አንድ ምሳሌ አንስቼ እንደው ባብራራው የተሻለ መስሎ ስለታየኝ ነው። ለምሳሌ እኛ አካባቢ አሁን ሰሞኑን የስኳር የትም ሱቅ ፈልግን ማግኘት አንችልም። ስለዚህ አንድ አከፋፋይ ሱቅ ብቻ ነው ያለ። እዚያ ሱቅ ላይ አሁን ጠቅላላ የከተማው ህዝብ ማለት ይችላል ይቻላል የስኳር ፍላጎቱ ያለው ሰው ሁሉ ምንድነው የሚያደርገው እዚያች ሱቅ ላይ ነው ሄዶ ስኳር የሚያገኘው ማለት ነው። ስለዚህ በጣም ደምበኛ እዚያ ጋር ይበዛል ማለት ነው። ለምን ስኳርን ለማግኘት ብቻ። ስለዚህ ያን ስኳር የሚያከፋፍለው ባለሱቅ ምንድነው የሚያደርግ እንደመጡ በመጡበት ጊዜ ቅደም ተከተል መሰረት ቁጥር ይሰጥና ከዚያ በኋላ እነዚያን ሰዎች በቁጥራቸው ቅደም ተከተል ሰልፍ ካስያዘ በኋላ ለእያንዳንዳቸው ፍላጎታቸውን እያሟላ ወደ ቤታቸው እንዲሄዱ ይሸኛል ወይም ደግሞ ለመጡበት ርዕሰ ጉዳይ መስተንግዶውን በዚህ ቅደም ተከተል መሰረት ያስተናግዳል ማለት ነው። እና ጠቅለል ሳደርገው ሀሳቤን ምንድነው ማሰለፍ ማለት ባለጉዳዮችን ቅደም ተከተል ወይም ደግሞ አንድ ጉዳይ እንዲፈጸምለት የመጡ የተለያዩ ሰዎች ይኖራሉ ጉዳያቸው ግን የተለያየ ሊሆን ይችላል ዞሮ ዞሮ ከአንድ ሰው ሊሆን ይችላል ያንን መፍትሄ ሊያገኙት የሚችሉ ወይም ጥያቄም ሊሆን ይችላል አልያም ደግሞ ጉዳይ እንዲፈጸምላቸውም ነገር ሊሆን ይችላል በዚያ ሰዓት በመጡበት የሰዓት ቀደም ተከተል መሰረት ቁጥር በመስጠት ሊሆን ይችላል ወይም ደግሞ ቀጥታ መት በመደርደር በማስቀመጥ ሊሆን ይችላል ወይም ቆመው እንዲሰለፉ በማድረግ ለእያንዳንዳቸው እንደ አመጣጣቸው ኬዝ ወይም ደግሞ እንደ ኬዛቸው ልዩነት መስተንግዶ ወይም መፍትሄ እንሰጣቸውና አገልግሎታቸውን አግኝተው የሚሄዱ ይሆናል ማለት ነው። ስለዚህ ማሰለፍ ትችላለህ? ለሚለው መልሱ አዎ ነው። ምክንያቱም እኔም ተማሪዎቼን ሳስተናግድ ለምሳሌ ተማሪዎቼን ፈተና እፈትንና

እሺ ይሄ ድምጽ የሚሰናችሁ በአለም ዙሪያ ላላችሁ ለሰው ልጆች በሙሉ ሰላም እግዚአብሔርን እየተመኘው ለሁላችንም ሰላም እግዚአብሔርን እየተመኘው የተጠየቁትን ጥያቄ በድምጽ ካነበብኩ በኋላ ለጥያቄው መልስ ትንጣኔ እሰጣለሁ ማለት ነው። ወደ ጥያቄው? የድምጽ መልእክት ትልካለህ ይላል። መጀመሪያ ደረጃ የድምጽ መልእክት ማለት አውዲኦ ማለት ነው። ያም ማለት ለምሳሌ አሁን እኔ እየሰራሁት ያለ አውዲዮ ነው የድምጽ መልእክት ነው። እንግዲህ ስለ አንድ ርዕሰ ጉዳይ ሊሆን ይችላል ድምፄን ሪከርድ የማደርገው። እኔም አሁን ለምሳሌ በዚህ ጥያቄ የተጠየኩት ጥያቄ አለ ለዚህ ጥያቄ ደግሞ በድምጽ መልስ እየሰጠሁ ነው ማለት ነው። ስለዚህ የድምጽ መልእክት ትልካለህ ለሚለው አዎ እልካለሁ ነው መልሱ። ለምሳሌ ይሄንንም በምሳሌ አስጠግቼ ስናገር ወይም ስገልጽ አሁን ራሱን እኔ ምንድነው? መጀመሪያ በስልኬ ላይ የራሴን ድምጽ ሪከርድ እያደረኩ ነው ከዛ በኋላ ይሄን ሪከርድ የሆነን ድምጽ። ሴቭ አደርግና ሰሚት አደርገዋለሁኝ ወደ ይሄንን ፕላትፎርም ወደ አዘጋጀው ተቋም በቀጥታ ይደርሳል ማለት ነው። ስለዚህ የድምጽ መልእክት ትልካለህ ለሚለው መልሱ አዎ ነው። ይሄ ያሁኑ እየሰራሁት ያለሁት አውዲዮ ሪከርድ ራሱ አንድ ምሳሌ ይሆናል ማለት ነው። ከዚህም በተጨማሪ ለምሳሌ እንግዲህ ሰዎችን የምፈልጋቸው የተለያዩ ሰዎች ሊኖሩ ይችላሉ ለተለያየ ርዕሰ ጉዳይ ሊፈልጋቸው ይችላሉ ወይ በስልክ ደውዬ ታጣኋቸው ስልካቸው አልሰራ ሊል ይችላል። እንደዚሁም በተለያየ የሶሻል ሚዲያ ገብቼ ብጽፍላቸው ላይመልሱልኝ ይችላሉ ቢዚም ሊሆኑ ይችላሉ። ዞሮ ዞሮ በዚህ ሰዓት ምናልባት እንግዲህ ጽሁፉን ጽሁፍ በጽሁፍ ከመላክም አንዳንዴ ይህንን አንደዚህ ማለት የንግግሩን ቶን ራሱ በጽሁፍ ከመጻፍ ይልቅ ምን ያክል በድምጽ መላኩ ደግሞ ትልቅ ቫልዩ እንዳለው ስለማውቅ። በድምጽ ጠንካራ መልእክቴን ብዙ ጊዜ ጠንክር ያሉ መልእክቶችን በድምጽ ሪከርድ አደርግና ያንን የድምጽ አውዲዮ ቀጥታ የተለያዩ የመለላኪያ መንገዶችን በመጠቀም ወይም ደግሞ መተግበሪያዎችን በመጠቀም ለምሳሌ ኢሜል ሊመን ይችላል እንግዲህ የተለያዩ ሚዲያዎች አሉ በፌስቡክ እንዲሆን ይችላል ወይም ቴሌግራም ሊሆን ይችላል። ወይም ደግሞ ቲክቶክም ሊሆን ይችላል በዚህ አማካኝነት ያንን ቱል ተጠቅሜ ማለት ነው። መልእክትን የድምጽ መልእክትን በአውዲዮ መልክ እልክና ከዚያ በኋላ ያ የላኩት መልእክት ምንድነው? የሆነ ስራ እንዲሰራ ትእዛዛ ወይም ሊሆን ይችላል ወይም ደግሞ የታዘዝኩትን ስራ ፈጽሜያለሁ ወይም ደግሞ ችግር ካለም ይሄ ይሄ ችግር ገጠመኝ ለማለት ይሁን እንደ አጠቃላይ መልእክት ነው። መልእክቱ አሉታ ወይም ወይም አወንታ ወይም ሊሆን ይችላል ዙሮ ያንን መልእክት በአውዲዮ መልክ ለሚፈለገው አካል ወይም ተቋም ሊሆን ይችላል። በድምጽ መላክ አልፎ አልፎ ይመከራል ጥሩም ነው የሚል አጠቃላይ አወንታዊ መልስ ነው ያለኝ ማለት ነው። ስለዚህ እኔም ይሄንን በማድረግ ብዙ ጊዜ ልላካለሁኝ የሚል አጠቃላይ እልካለሁ መልእክቶችን የድምጽ ሪከርድ አደርግና ከዛ በኋላ ስልኬን ተጠቅሜ የተለያዩ የሶሻል ሚዲያ መተግበሪያዎችን በመጠቀም መልእክቶችን ወደ ተለያዩ ሰዎች እልካለሁ ማለት ነው። መልሱ በዚህ ልክ ይሆናል ማለት ነው። እንግዲህ በዚህ ርዕሰ ጉዳይ ላይ ወይም ደግሞ በዚህ ጥያቄ ላይ ያለኝ ጠቅለል ያለ ሀሳቤ ወይም ትንታኔ ይሄንን ይመስላል ዳግም ደግሞ በተለያዩ ርዕሰ ጉዳዮች እየተገናኘነ ወይም እየመጣሁ ማብራሪያ እሰጣለሁ ማለት ነው። እንግዲህ እስከዚያው ሰላም ቸር ይግጠመን በማለት ሰላም እግዚአብሔር ከሁላችን ጋር ይሁን የሚል መልካም ምኞቴን እየገለጽኩኝ በዚህ እወዛበታለሁ ማለት ነው። ለእናንተም ሰላም። ሰላም ሆኑ።

እሺ ድምፄ የሚሰማችሁ በአለም ዙሪያ ላላችሁ ለሰው ልጆች በሙሉ ሰላም እንዴት አላችሁ በማለት የከበረና ጥልቅ የሆነ የሰላምታ ድምፄን እያሰማሁኝ የተጠየኩትን ጥያቄ በንባብ አስቀምጥና ሁለት ጥያቄው መልስ ትንጣን ይሰጣል ማለት ነው። ወደ ጥያቄው ስነ ጥበብ ትወዳለህ ይላል? እንግዲህ በመጀመሪያ ደረጃ እወዳለሁ ወይም አልወድም ከማለቴ በፊት ስለ ስነ ጥበብ ምንነት ማወቅ መቻል ስላለብኝ ስነ ጥበብ ማለት ምን ማለት ነው የሚለውን ጥያቄ መፍታት አለብኝ ማለት ነው። ስለዚህ ስነ ጥበብ ሁለቱ ሁለቱ ቃላት በአንድ አንድ ቃልም ይጻፋሉ ብዙ ጊዜ ግን በነጠላ ስረዝ ተያይዘው የሚገኙ ሁለት ቃላት ናቸው አንድ ቃል ሆኖ ያገለግላል ማለት ነው። ወይም ደግሞ ስነ ለብቻው ስናየው ስነ የሚለውን ቀን ስናየው ውበትን ሰነየ አማረ ከሚል የግዕዝ ቋንቋ የመጣ ስለሆነ ስነ ጥበብ ሲል የጥበብ ውበት ወይም ደግሞ አድናቆት የጥበብን በቃ ሂስና አድናቆት የምንሰጥበት መንገድ ማለት ነው። ያ ማለት ምንድነው? ለምሳሌ ስነ ጥበብ የምንላቸው ብዙ አይነት ነገሮች ይኖራሉ እንግዲህ የሰው ልጅ የተለያየ ተሰጥኦ አለው። በህይወቱ አንድ ሰው መቼም ወደዚች አለም ሲመጣ ያለምንም ተሰጥኦ አይፈጠርም ወይም አይመጣም የራሱ የሆነ የራሱ ችሎታ ይኖረዋል። እና ለምሳሌ አንዳንድ ሰዎች በሙዚቃው አለም የራሳቸውን የሆነ አስተዋጽኦ እዚህ አለም ላይ አስቀምጠው ያልፋሉ። አንዳንድ ሰዎች ደግሞ በእደ ጥበብ ሙያቸው የሆነ የቅርጻ ቅርጽ ባለሙያ ይሆኑና በቃ በዚህ አለም ላይ የራሳቸውን የሆነ አሻራ አስቀምጠው ያልፋሉ ወይም ይሞታሉ ማለት ነው። እንደዚሁም ደግሞ አንዳንድ ተሰጥኦ ያላቸው ሰዎች ደግሞ የስዕል ስራ ብቃት ወይም ችሎታ ያላቸው ሰዎች አሉ። ስለዚህ ያዩትን ነገር ወይም በአእምሮአቸው ያሰቡትን ነገር ቀጥታ በወረቀት ላይ ንድፉን በማውጣት ትክክለኛ በአእምሯቸው ላይ ያለውን ነገር ነድፈው በተለያየ የቀለም ቅብ መሰረት እጅግ የሚያምር ውበት ያለው ስዕልን ይስላሉ ማለት ነው። ስለዚህ በእጃቸው ቀርጸው የሚያመጡት የተለያየ አይነት ዲዛይን ያላቸው በጣም ደስ የሚሉ ሲያዩዋቸው ደስ የሚሉ እንደው አይን የሚስቡ አይን ግብአት ያላቸው ነገሮች እንደ አጠቃላይ በሙዚቃውም አለም ይሁን እንደዚሁም በስዕላ ስዕላትም ስዕል በመቅረጽም ሊሆን ይችላል ወይም ደግሞ የተለያዩ ቅርጻ ቅርጻትን በመቅረጽ ሊሆን ይችላል ከተለያዩ አይነት ማቴሪያሎች አሁን ይሄን ሁሉ ስንል ይሄ ሁሉ የስነ ጥበብ ውጤቶች ናቸው። በማን ነው የሚሰራው የሰው ልጅ ነው። ስለዚህ ስነ ጥበብ ስንል የሰው ልጅ የአእምሮ አድማሱን በመጠቀም ወይም ብቃቱን በመጠቀም የሰው ልጅ እየሰራ የሚያመጣቸው የጥበብ ውጤቶች ማለት ነው። ስለዚህ እነዚህን የጥበብ ውጤት ደግሞ የማያደንቅ የማይወድ ሰው የሆነ ሁሉ ይኖራል ብዬ አላምንም። ሁሉም ሰው ይወዳል ነው ስለዚህ እኔም እወዳለሁ ነው። እንደ አጠቃላይ ማለት ነው ስለዚህ ከስነ ጥበቦች ከስነ ጥበባት ደግሞ ለምሳሌ ቅድም እንደገለጽኩትኝ በአይን የሚታይ ሊሆን ይችላል በእጅ የሚዳሰስ ሊሆን ይችላል የሰነ ጥበብ ውጤቱ ማለት ነው። ወይም በጆሮ የሚደመጥም ሊሆን ይችላል ሙዚቃ ራሱ አንድ ስነጥበብ ስለሆነ ሙዚቃን አሁን በእጃችን አንነካውም። ወይም ደግሞ በአይናችን አናየውም ከዚያ ይልቅ በጆሮአችን በመስማት ስነ ጥበብ የስነ ጥበብ ውጤቱን በቃ እናደንቃለን ማለት ነው። ሌላኛው ስዕል ነው አሁን ስዕል እንግዲህ በአይናችን ነው የምናየው ስለ ቀለም ቅቡ ስለ እያንዳንዱ ሁኔታ ስለ አንድ ታሪክ የሚያትት የስነ ጥበብ ውጤት ሊሆን ይችላል። ስለዚህ ያንን ስነ ጥበብም በአይናችን በማየት የምንረዳው ስለሆነ ዞሮ ዞሮ የሰው ልጅ የፈጠራ ውጤቶቹ ናቸው እነዚህ ሁሉን ስነ ጥበብ ስንል እንደ አጠቃላይ ማለት ነው። አንዳንድ ሰዎች ደግሞ ያዩትን ነገር በቀጥታ ከተለያዩ አይነት ማቴሪያሎች በትክክል ራሱን አስመስለው ቀርጸው የሚያስቀምጡ ሰዎች አሉ። ለምሳሌ መግለጽ ችሎታም ያም አንዱ ከስነ ጥበብ ዘርፎች ውስጥ አብሮ የሚካተት ይሆናል ማለት ነው። ለምሳሌ አሁን አዲስ አለም አየሁ የሚባል እንደው እንደ ሀገራችን እንደ አካባቢያችን ልዩ የጥበብ ማለት በጽሁፉ አለም በቃ ልብ ወለድ ታሪክን እና እንደዚሁም ልብ ወለድ በማስመሰል እጅግ በጣም የሚገርሙ የጽሁፍ ትረካዎችን ያስቀመጠልን በተለይ ፍቅር እስከ መቃብር የሚባል ረጅም ልብ ወለድ ደርሶ ያለፈ ሰው ነው። እሱ አሁን በፎቶ ነው እንጂ ዛሬ ሰውየውን አናውቀውም ነገር ግን የስነ ጥበብ ባለ ሙያዎቹ የእሱን ትክክለኛ ቅርጹን ይቀርጹና ሀውልት ያቆማሉ ይሄ ሀውልትም ራሱ አንዱ ከስነ ጥበብ ዘርፎች ውስጥ ነው ማለት ነው። እና ይሄን ስነ ጥበብ እንደየሰዎች ብቃት እና እንደየሰዎች ችሎታ የሚያመጡት ምርት ማለት ነው። ስለዚህ ይሄንን አይቶ መደነቅ ደግሞ የሰው ልጅነት የሰው ልጅ

እሺ ይህ ድምጽ የሚሰማችሁ በአለም ዙሪያ ያላችሁ የሰው ልጆች በሙሉ ሰላም እንዴት አላችሁ በማለት የተከበረና ጥልቅ የሆነ የሰላምታ ድምፄን እያሰማሁኝ የተጠየቁትን ጥያቄ አነብና ለጥያቄው የመልስ ትንታኔ ወደ መስጠቱ እሄዳለሁ ማለት ነው። ወደ ጥያቄው የምታውቀው አንድ ምሳሌ ንገረኝ ይላል? እንግዲህ ምሳሌ እዚህ ጋር ምንድነው? በመጀመሪያ ደረጃ ምሳሌው ለምን ምሳሌ የሚሆን ማለት ነው። ምሳሌው ምሳሌ ለመስጠት እኮ የሆነ ነገር መነገር ወይም ደግሞ የሆነ ነገር ከበስተኋላ የሆነ ነገር መወሳት አለበት ዝም ብሎ ደርሶ ምሳሌ አይባልም ለምሳሌ የምን ምሳሌ ልንገራችሁ። ምን መግለጽ እችላለሁ? የሚባል እንግዲህ ነገሩ ወደ ኋላ ያለው ሀሳብ በደንብ ስላልተገለጸልኝ እኔ በቻልኩት መጠን ለተለያዩ ነገሮች ምሳሌ እያቀረብኩኝ ማብራራት እችላለሁ ማለት ነው። ለምሳሌ ጥያቄው ምን ተብሎ መጠየቅ ነበረበት? የአንድ ምሳሌያዊ ንግግር አንድ ምሳሌ ንገረኝ ተብሎ ቢጠየቅ የተሻለ ይሆናል ማለት ነው። ያ ማለት። የምሳሌያዊ አነጋገር የምታውቀው አንድ ምሳሌ ንገረኝ ተብሎ ቢጠየቅ ለምሳሌ ከአንድም ሁለት ሶስት መንገድ እችላለሁ ማለት ነው። ለምሳሌ ምን ይባላል? ነገር በምሳሌ ጠጅ በብርሌ ይላል እጅግ በጣም ደስ የምትል አባባል ናት። ምክንያቷም የተጠየቅኩትም ምሳሌ ስለሆነ እኔም ደግሞ የሰጠሁትኝ ምሳሌ ምንድነው? ነገር በምሳሌ ጠጅ በብርሌ ያምራል ይባላል እንግዲህ በአማራው በተለይ የአማራው ማህበረሰብ። እያንዳንዳቸውን ነገሮች እጥር ምጥን ባሉ ቃላት እጅግ በጣም ሲበዛ ጠንከር ያለ ሀሳብና ሙሉ ፍች ያለውን መልእክትን የሚያስተላልፍበት አባባል ወይም አገላለጽ ምን ይባላል ምሳሌያዊ አነጋገር ይባላል። እና እንደዚያ ነው ለዚህ ጥያቄ እንደ እችን በተለይ ሞር ግልጽ አድርጌ እንዳቀርባት እንደው በጣም ደስ ብሎኝ አመጣሁኝ ማለት ነው። እና ነገር በምሳሌ ጠጅ በብርሌ እንግዲህ ምንድነው መሰላችሁ ምንድነው እዚህ ላይ ያለው ትንታኔ ምንድነው ይመስላል? ነገር አንድ ሰው ለምሳሌ ዝም ብሎ በአፉ ቢያወራ ቢያወራ ቢያወራ ለምሳሌ እንደው ተማሪዎቼን ልውሰድና ተማሪዎቼን ሳስተምር ዝም ብዬ በአፌ እያወራሁ እያወራሁ እያወራሁ መሄዱ ለእነሱ ግልጽ ላይሆንላቸው ይችላል። ስለዚህ እናገራለሁ ለምናገረው ነገር ደግሞ ምሳሌ መስጠት አለብኝ ማለት ነው። ስለዚህ የተናገርኩትን ነገር በምሳሌ እያሳየኋቸው ከሄድኩኝ በቀላሉ ይረዱታል ማለት ነው። ስለዚህ ነገር በምሳሌ ያምራል ማለት በምትናገረው ነገር ሁሉ ምሳሌ እያቀረብክ ብታደርግ በቀላሉ ብታቀርበው በቀላሉ ሀሳቡን ካቻፕ በመያዝ በመጨበጥ ሀሳቡ አይረሴነት እንዲኖረው ይረዳል ወይም ያግዛል የሚለውን አጠቃላይ መልእክት ያስተላልፋል ማለት ነው። በሌላ አገላለጽ ደግሞ ነገር በምሳሌ ጠጅ በብርሌ ሲባል እንግዲህ ጠጅ የሚባለው እጅግ በጣም በድሮ ሰዓት ላይ ማለት ነው። ድንቅ የሆነ ወይም ደግሞ ክብር የተሰጠው የመጠጥ አይነት ነው ምናልባት እነዚህ ትላልቅ የሆኑ ነገስታት ወይም ሹማምንቶች የሚጠጡት ብቻ ነው ስለዚህ ያንን ሲጠጡ ደግሞ ዝም ብሎ በየትኛውም አይነት የመጠጫ ቃል ሳይሆን ብርሌ ማለት ንጹህ ማለት ነው። ብርሌ ማለት በመጀመሪያ ደረጃ ንጹህ ብርጭቆዋ ናት። ብርጭቆዋ ክብ ሆና የምትሰራውና አንገት ያላት ከላይ ደግሞ ጠፍጠፍ ያለች የመጠጫ እቃ ናት። ያችን ጠጅ የሚባለውን ክብር ያለውን የመጠጥ አይነት በዚያች ንጹህ በሆነ ነገር ስትጠጡት ያምራል ለማለት ነው። ነገርን በምሳሌ ጠጅን በብርሌ ማድረግ የተሻለ ነው ለማለት ነው ድሮ መልእክቱ ማለት ነው። ሌላ ደግሞ ለምሳሌ ምንድነው? የተጠየቁትኝ የምታውቀው አንድ ምሳሌ ንገረኝ ነው አይደል የተባለ ለምሳሌ ምንድን ብዬ ልንገር? በኢትዮጵያ ወደ አርባ ሶስት አካባቢ ዩኒቨርሲቲዎች አሉ እላለሁ። በዚህ አባባልህ ምሳሌ ስጠኝ ብባል ለምሳሌ ደብረ ማርቆስ ዩኒቨርሲቲ ከእነዚህ ዩኒቨርሲቲዎች ውስጥ አንድ ምሳሌ ነው። በቃ ይሄ እንግዲህ በተለያየ አውድ ምሳሌ እየሰጠን መሄድ እንችላለን ማለት ነው። ወይም ደግሞ በሌላ አገላለጽ ምን ልንል እንችላለን? ቅድም እንዳልኩትኝ ከምታውቃቸው ምሳሌያዊ አነጋገሮች አንድ ምሳሌ ንገረኝ ሊለኝም ይችላል ማለት ነው። ስለዚህ ምን አይነት ምሳሌያዊ አነጋገር ማንሳት እችላለሁኝ? ፀሀይ ሳለች እሩጥ እናት ሳለች አጊጥ የሚል አንድ ምሳሌያዊ አነጋገር መግለጽ መስጠት እችላለሁ ወይ ምሳሌ ማቅረብ እችላለሁ ማለት ነው። ይህም ምሳሌያዊ አነጋገር እጅግ በጣም ሲበዛ ጠንካራና ጠንከር ያለ እጥር ምጥን ያሉ ቃላት ናቸው። ነገር ግን ጠንካራ የሆነ ሀሳብ የሚያስተላልፍ ስነ ቃል ስለሆነ ይህንን ስነ ቃልም ትርጓሜውን እንዲሁ

እሺ ድምጽ የሚሰማችሁ በአለም ዙሪያ አላላችሁ ለሰው ልጆች በሙሉ ሰላማ እግዚአብሔርን እየተመኘ የምትወደው ነው የምትወደው አይደለም። በየጊዜው በጣም እየረቀቁ ነው የመጡ ማለት ነው። እና አሁን ለምሳሌ መተግበሪያዎች ምን አይነት መተግበሪያዎች አሉ? ዛሬ እዚህ ደብረ ማርቆስ ላይ ቁጭ ብዬ ተፈለኩኝ አሜሪካ ካለ ሰው ጋራ በቀጥታ ግንኙነት እፈጥራለሁ ወይ ማውራት ቁጭ አብረን አንድ ላይ እንዳለን ሆነነ ቁጭ ብለን ማውራት እንችላለን። ለኔ እዚሁም ቁጭ ብዬ በደቂቃዎች ውስጥ መልእክት ስልክ በደቂቃዎች ውስጥ ደግሞ መልሶ እሱ ለላኩት መልእክት መልስ ይሰጣል ማለት ነው። እንደው እዚሁ የትኛውም አለም ላይ ላለ ሰው ማለት ነው ስለዚህ ይሄ ሁሉ ምንድነው? የቴክኖሎጂ የዘመኑ የቴክኖሎጂ ውጤት ስለሆነ እንደው በዚህ አጋጣሚ ሁሉም የሰው ልጅ የሆነ ሁሉ እንደው ይሄን ትምህርት እየተማረ ዘመናዊ ትምህርትን እየተማረ እንደው የቴክኖሎጂው ውጤት የሆኑትን ተጠቃሚ ቢሆንና ኑሮውንም በዚያ ልክ በጣም ቀላል ቢያደርግ ጥሩ ነው። የሚል እንደው ገንቢ የሆነ አስተያየቴን በዚህ መልክ እገልጻለሁኝ። ዙሮ ወደ ጥያቄ ስዕድ የምትወደው መተግበሪያ ምንድነው? ለሚለው እንግዲህ ቅድም እንደገለጹትኝ ከሰዎች ጋር በቀላሉ የምንገናኝበት መልእክት የምንጋራበት እንደዚሁም የትኛውንም አይነት ጥያቄ መልስ በመስጠት መተግበሪያዎችን የምትጠቀማቸው ብዙ ጊዜ ኢሜል እና ቴሌግራም ናቸው ማለት ነው። እንደዚሁም በተጨማሪም እንደ ፌስቡክ እንደዚሁም ደግሞ ቲክቶክ እና ሌሎቹንም አፕሊኬሽኖችን እጠቀማለሁ። ዙሮ ግን እኔ እንደ መደበኛ የመንግስት ሰራተኝነቴ ወይም ደግሞ በመንግስት ተቋም ላይ ብዙ ጊዜ የሚሰራ ሰው ህጋዊ የሆኑ ማለትም መደበኛ የሆኑ የመልእክት መተግበሪያዎቹ ምንድን ናቸው? ኢሜሊ እና ቴሌግራም ናቸው ማለት ነው። በተለይ በአሁኑ ሰዓት ቴሌግራም እጅግ በጣም በቃ የሰውን ልጅ ፍላጎት ገዝቶ ሁሉንም ወደ አንድ እያመጣ ያለነው በምክንያቱም ቴሌግራም በሚሰጠው ምቾቱ ማለት ነው። ለምሳሌ ከኢሜል ቴሌግራም እጅግ በጣም የተሻለ መስሎ የሚታየው በምንድነው? በአንድ ጊዜ እጅግ በጣም ብዙ ካፓሲቲ ያለውን ፋይል ወይም ሜጋባይት ያለውን ትልቅ ሜጋባይት ያለውን ፋይል በቀጥታ አክሴፕት አድርጎ ቀጥታ ሪሲቭድ ማለት ስለሚልክልን ወይም ደግሞ ወደ እኛ ስለሚያደርስልን ማለት ነው። ኢሜል ግን አንዳንዴ ባይታቸው በጣም ትልቅ ሜጋ ባይታቸው ትልቅ የሆኑ ፋይሎችን ለመጠቀም ማለት ለመቀበል በጣም ይቸገራል። ስለዚህ ሞር ተመራጭ የሚያደርገው ማን ይሆናል ማለት ነው። ቴሌግራም ይሆናል ማለት ነው። ነገር ግን እነዚህ አጫጭር የሆኑ ባይታቸው ትንንሽ የሆኑ ፋይሎችን በኢሜል በመጠቀም ራሱ በተግባር ስለምንችል። በኢሜልም አንደኛው አማራጭ ማነው ሁለተኛው አማራጭ ይሆናል ማለት ነው። ከዚህ በዘለለ ደግሞ ዝም ብሎ የትኛውንም አይነት መረጃ ለማየት እንደዚሁም ደግሞ በቃ ራስን ለማዝናናት የተለያዩ ሶሻል ሚዲያ መተግበሪያዎችን መጠቀም እንችላለን። እነዚህ ምን ምን ናቸው? እንደ ቲክቶክ ፌስቡክ ዩቲዩብ የመሳሰሉትን ማለት ነው። እና እንግዲህ በዚህ ርዕሰ ጉዳይ ላይ ያለኝ አጠቃላይ ትንታኔ ይህንን ይመስላል። ሰአቱም እያለቀብኝ ስለሆነ። እና በዚህ ርዕሰ ጉዳይ ላይ ያለኝን ሀሳብ በዚህ ልቋጭና በሚቀጥሉት የተለያዩ ርዕሰ ጉዳዮች ላይ ሰፋ ያለ ትንታኔ እመጣለሁ ማለት ነው። እስከዚያው ግን ሰላም ቸር ይግጠመን በማለት ከዚህ እሰናበታለሁ። ሰላም ሁኑልኝ። አመሰግናለሁ ታንኪው።

እሺ ድምፄ የሚሰማችሁ በአለም ዙሪያ ላላችሁ ለሰው ልጆች በሙሉ መልካምና ጥልቅ የሆነ ሰላመ እግዚአብሔርን እየተመኘሁኝ የተጠየቁትን ጥያቄ በንባብ አስደምጥና ለጥያቄው እ መልስ እሰጣለሁ ወደ ጥያቄው ነገሮችህን በስራ ታስቀምጣለህ ይላል መልሱ አዎ ነው። እንግዲህ ነገሮችህ ሲባሉ ብዙ ነገሮች ናቸው የቁስ አካላት ሊሆን ይችላሉ እ ወይም ደግሞ እ የትኛውም አይነት ቤት ውስጥ የምገለገልባቸው ማቴሪያሎች ሊሆኑ ይችላሉ ልብሶች። የመገልገያ ቤት ውስጥ የመገልገያ ቁሳቁሳት እንዳለ ጠቅላላ ማለት ነው። እንደዚሁም ደግሞ ቢሮ ውስጥ የምጠቀማቸው ጠቅላላ የትኛውም አይነት ቁሳቁሳት። ሚሞሪ ኮምፒውተር እ ዴስክቶፕ እ እንደዚሁ ዲቫይደር እ እና ወንበሮች ጠረጴዛው የትኛው እስክሪብቶ አይነት ነገር ኤልሲዲው እነዚህን ሁሉ ማለት ነው። ነገሮችን ሲባል እንደው እንደ አጠቃላይ ይሄን ሁሉ። ዙሮ በኔ የስራ እ ሂደት ውስጥ እ የተለያየ አስተዋጽኦ የሚያደርጉ የትኛውንም አይነት ቁስ አካል ማለት ነው። እነሱን በስራዓት ታስቀምጣለህ ወይ ነው? መልሱ ምንም ጥያቄ የለውም አዎ ነው ለምን ቢባል። ለምን በስርዓት ታስቀምጣለህ ቢባል እንግዲህ በ እያንዳንዳቸው ቁስ አካላት በስርዓትና ተገቢ በሆነ የራሳቸው በሆነ ቦታ ላይ በስርዓት ደርድሮ ወይም በሰአት እየመዘገቡ ማስቀመጥ ካልተቻለ። እነዚያን ነገሮች ነገ ልንጠቀም ስንፈልግ አንደኛ ፈልገን አናገኛቸውም ሁለተኛ ደግሞ ዛሬ ላይ ተጠቅመን እንደፈለገን በምንቸገረኝነት ዝም ብለን የምንጥላቸው ከሆነ። ነገ ደግሞ ተመልሰን እነዚያን እቃዎች መጠቀማችን ምክንያቱም መጠቀማችን ስለማይቀር ምክንያቱም በስራችን ውስጥ እጅግ ትልቁን አስተዋጽኦ የሚያደርጉ ቁሳቁሶች ስለሆኑ። የግድ ስለምንጠቀማቸው እ በባለፈው እንደፈለገን ጥለን ነገ ዛሬ ወይም ነገ ደግሞ ልንጠቀማቸው ስንፈልግ። እነሱን ከ በስርዓት አስቀምጠናቸው ካልሆነ እ ተሰብረው ወይ ወድቀው ወይ ተበላሽተው ወይ እ የሆነ አካል ወስዷቸው ሊሆን ይችላል። ስለዚህ በመጀመሪያ ደረጃ ለየትኛውም ህይወታችን ይሁን እ በየትኛውም የስራ መስካችን ይሁን። ለስራ መስካችን አስተዋጽኦ የሚያደርጉ የትኛውም አይነት እቁስ አካላትን በስርዓት በተገቢ ቦታ በስራት በማስቀመጥ ነገ ደግሞ ስንፈልጋቸው እንደአስፈላጊነታቸው እ ለመጠቀም ያመቸን ዘንዳ በስራ በማስቀመጥ እ። ማቴሪያሎች ማንኛውንም አይነት ማቴሪያሎቻችንን ወይም ደግሞ ቁስ አካላትን በስርዓት አስቀምጠን በስርዓት እንጠቀም ሁላችንም ብንሆን የሚል አጠቃላይ ምክር አዘል እ አስተያየት ነው። ያለኝ ይህንን ደግሞ ይህን ድምጽ የሚሰማ እ ማንኛውም ሰው ይህን ተቀብሎ ተግባራዊ እንዲያደርግና ራሱን የስራ ውጤቱን የተሻለ እንዲያደርግ። ምክንያቱም እ ለምሳሌ እኔ መምህር ነኝ መምህር ከመሆኔ አንፃር ዳስተር ያስፈልገኛል ጋውኔ ንጹህ መሆን አለበት ንጹህ ሆኖ በስርዓት መቀመጥ አለበት። ዳስተሩም እንደዚሁ የምጽፈውን ነገር አስረድቼ ከጨረስኩ በኋላ መልሼ በዳስተር ስለማጠፋው ዳስተርም ያስፈልገኛል እንደው ክላስ ላይ ባለችዋ ህይወቴ ብቻ እንኳን ማለት ነው። ያችን አንድ ሰዓት ሁለት ሰዓት ሊሆን ይችላል አንድ ክላስ ላይ ለማስተምርበት ህይወቴ ራሱ ስንት ነገር እንደሚያስፈልገኝና እነዚያን ነገሮች ደግሞ እንዴት አድርጌ በስርዓት መጠቀም እንዳለብኝ ማብራሪያ እየሰጠሁ ስለሆነ ማለት ነው። ስለዚህ በዚያች ጊዜ ብቻ እንኳ ካያችሁ ውስጥ በምወሰንባት ጊዜ ኤልሲዲ ሊያስፈልገኝ ይችላል ዳስተር ሊያስፈልገኝ ይችላል ቾክ ሊያስፈልገኝ ይችላል። ብላክቦርዱ ያስፈልገኛል እ እንደዚሁ ደግሞ የደንብ ልብሱ ጋውኑ ያስፈልገኛል። እንደዚሁም ኮምፒውተርም ሊያስፈልገኝ ይችላል ምናልባት ነገሮቹን እያወሩ ከማስረዳት በግልጽ በ እ ምንድነው በኤልሲዲ በማሳየት በፕሮጀክተር በማሳየት ነገሮቹን በቀላል እንዲረዱአቸው ተማሪዎች ለማድረግ ስለሚያስችል። ለዚህ እነዚህ ነገሮች ሁሉ ስለሚያስፈልጉኝ እነዚህ የሚያስፈልጉኝን ነገሮች ሁሉ በስርዓት አስቀምጬ በስርዓት መጠቀም ተገቢ ነው። ነገ እ መልሼ ስለምጠቀማቸው እኔ ብቻ ሳልሆን የትኛውም አይነት መምህር እነዚህን ማቴሪያሎች ደግሞ እንደአስፈላጊነቱ ነፃ በሚሆኑ ሰዓት እኔ እ በመ ክላስ በማይኖረኝ ሰዓት መልሶ ስለሚጠቀማቸው እነዚህ አይነት ማቴሪያሎችን። በአግባቡ ሁላችንም ቢሆን በአግባቡ ቁስ አካላትን እየያዝን በአግባቡ እንጠቀም የሚል አጠቃላይ ጠንከር ያለና እንደውም ተግባራዊ እንዲሆን የምፈልገው። ምክሬ ነውና ይሄንን ምክር ሰምታችሁ ተግባራዊ እንድታደርጉልኝ በዚህ አጋጣሚ እንደው እ የወንድ ማስጠንቀቂያም እንደ ምክር አዘል አስተያየትም ለእናንተ እሰጣለሁ ማለት ነው። ለማንኛውም እንግዲህ ደቂቃዬ እያለቀብኝ ስለሆነ ሌላ ብዙ እ ርዕሰ ጉዳዮችን ማንሳት አልቻልኩም ሰላም ቸር ይግጠመን በማለት በዚሁ እሰናበታለሁ

እሺ ይህ ድምጽ ለሚሰማችሁ በአለም ዙሪያ ላላችሁ ለሰው ልጆች በሙሉ ሰላመ እግዚአብሔርን እየተመኘሁኝ የተጠየቅኩትን ጥያቄ በድምጽ አነብና ከዚያ በኋላ ለመልስ ትንታኔ እሄዳለሁ ማለት ነው ወደ ጥያቄው? ማታ በምን ሰዓት ትመገባለህ ይላል እንግዲህ በመጀመሪያ ደረጃ ማታ የምመገበው ምግብ እራት ይባላል ያ እራት ደግሞ ብዙ ጊዜ እንደው ዘጠና ምናምን ፐርሰንት የሚሆነው ማህበረሰባችን ማታ እራቱን የሚመገበው ከምሽቱ አንድ ሰዓት ተኩል እስከ አራት ሰዓት ባለው ጊዜ ውስጥ ይሆናል ማለት ነው። ምክንያቱም ከአራት እስከ አራት ሰዓት ራሱ የሚቆይ ሰው አይኖርም ምናልባት የተለየ ከባድ የሆነ ስራ እየሰራ ከሆነ በስተቀር ያም እንኳን ቢሆን ራሱ ራቱን ከበላ በኋላ ሊሰራ ይችላል እንጂ አራት ሰዓት በኋላ እራት የሚበላ ሰው የለም። እንደው እንደ አጠቃላይ ስለዚህ በምን ሰዓት ማታ እራት ምግብ ትበላለህ ለሚለው? እኔም ብዙ ጊዜ ሶስት ሰዓት አካባቢ ላይ ከሁለት ሰዓት እስከ ሶስት ሰዓት ባለው ጊዜ ሬንጅ ውስጥ በዚህ የጊዜ ርዝመት ውስጥ እራቴን እበላለሁ ማለት ነው። ከዛ በኋላ ምንድነው? እራቴን ከበላሁ በኋላ በቀጥታ ወደ መኝታ ክፍል አመራና በአልጋዬ ላይ ተኝቼ የማደር ወይም እረፍት የምወስድ ይሆናል ማለት ነው። ስለዚህ ቀን ግን ከዚህ በተለየ ሁኔታ ምናልባት ቢሮ ላይ የስራ ጫና በስቶብኝ ከዋለ ቢሮ ላይ ቀን መጨረስ ስላልቻልኩኝ እነዚህን ስራዎች ለመጨረስ ስል እቤት እሄድና ማታ ላይ ቁጭ ብዬ እነዚህን ስራዎች የሚጻፉ ነገሮች ሊሆኑ ይችላሉ። ወይም ደግሞ የሚዘጋጁ አይነት የተለያዩ ስራዎች ሊኖሩ ይችላሉ ዙሮ እነዚህን ስራዎች ስሰራ እስከ ሶስት ሰዓት ተኩል ምናልባት የሚወስድብኝ የሚፈጅብኝ ጊዜ ይኖራል። ያንን ከሰራሁ በኋላ ነው። ብዙ ጊዜ እራት የምበላ እራት ከበላሁ በኋላ ሰውነቴም ስለሚደክም ሄጄ በቀጥታ ነው ምተኛው። እና እራት ከመብላቴ በፊት እነዚህን ስራዎች ስሰራ ስለማመሽ እስከ አራት ሰዓት ራሱ እራት ሳልበላ የማመሽበት አንዳንዴ እንደው ከወር አንዴ ወይም ከሁለት ሳምንት አንድ ቀን እንደዚህ አይነት አጋጣሚዎች ሊመጡ ይችላሉ ማለት ነው። ነገር ግን ከዚህ በተለየ ሁኔታ እንደው በአብዛኛው እንዴም ቢሆን ማለት ነው። እራት የምበለው ከሁለት ሰዓት እስከ ሶስት ሰዓት ባለው ጊዜ ገደብ ውስጥ እራት እንደራሴ እንደቤቴ እራት እበላለሁ ማለት ነው። ማንም ሰው ቢሆን በርግጥ በዚህ የጊዜ ገደብ ውስጥ ነው እራት የሚባለውን ምግብ ሊበላ የሚችለው ማለት ነው። ከዚያ በኋላ ምንድነው? መደበኛ የሆነ የእንቅልፍ ጊዜ ነው እንቅልፍ እንተኛለን። እንግዲህ ቀን ደክመን የዋልነውን እዚያ መኝታ በመተኛት መልሰን እንደገና እንደ አዲስ ታዲሰን በጉልበትም በሀሳብም ጠንክር ብለን በነገው የምንነሳ ይሆናል ማለት ነው። ስለዚህ ማታ በምን ሰዓት ትመገባለህ ለሚለው ቅድም በሰጠሁት ትልታኔ ልክ መልሱ ይሆናል ማለት ነው። እና በዚህ ርዕሰ ጉዳይ ያለኝ አጠቃላይ ፅንስ ሀሳብ ይህንን ይመስላል። ዳግም ደግሞ በተለያዩ ርዕሰ ጉዳዮች እየመጣሁኝ የራሴን የመልስ ትንታኔ እሰጣለሁ ማለት ነው። እስከዚያው ግን ሰላም ቸር ይግጠመን በማለት በዚህ እሰናበታለሁ። ሰላም ሁኑልኝ አመሰግናለሁ። እጅግ ነው የማመሰግነው ታንኪዩ።

እሺ ድምጽ የሚሰማችሁ ባለም ዙሪያ ላላችሁ የሰው ልጆች በሙሉ ሰላም እንዴት አላችሁ በማለት የተከበረና ጥልቅ የሆነ የሰላምታ ድምፄን እያሰማሁኝ የተጠየቁትን ጥያቄ በንባብ አስደምጥና ለጥያቄው የመልስ ትንታኔ እሰጣለሁ ማለት ነው። ወደ ጥያቄው ጥያቄው ምንድነው የሚል ከደንበኞች ጋር ትሰራለህ ይላል? እንግዲህ በመጀመሪያ ደረጃ ከደንበኞች ጋራ አብሬ መስራት ወይም አለመስላቴን። መልስ ከመስጠቴ በፊት ደንበኛ ማለት ምን ማለት ነው? የሚለውን ትርጉም አይተነ ከዚያ በኋላ ወደ መርሱ እንሄዳለን ማለት ነው። እንግዲህ ደንበኛ ማለት በመጀመሪያ ደረጃ ሁለት የተለያዩ ሰዎች በአንድ ርዕሰ ጉዳይ ላይ የጋራ የሆነ ግንኙነት ያላቸው ሰዎች ማለት ነው። ይሄንን አሁን የተለያዩ ምሳሌዎችን እያነሳሁኝ። ምሳሌ መስጠት ስለምችል ለምሳሌ አንድ በንግድ አለም የተሰማራ ሰው። ንግድ የሚነግደው የሆነ የሚነግዳቸውን እቃዎች ከሆነ ቦታ ላይ ያመጣና የራሱ የሆነ ሱቅ ወይም ደግሞ ራሱን የቻለ እቃዎችን ወይም ደግሞ እነዚያን ከጤና ቦታ እያመጣ የሚሸጣቸውን እቃዎች የሚያስቀምጥበት የራሱን የቻለ ቦታ ይኖረዋል። እዚያ ቦታ ላይ ደግሞ ያንን እቃ ወይም ደግሞ ያንን ማቴሪያል ተጠቃሚ የሆነ አካል ደግሞ ይሄድና ከእሱ እነዚህን እቃዎች የተወሰነ ትርፍ በመስጠት ማለት ነው። ይገዛል ስለዚህ በእነዚህ በሁለት መካከል በሁለት ሰዎች መካከል ምን አይነት ግንኙነት ተፈጥሯል። አንደኛው እቃ በማቅረብ ሌላኛው ደግሞ ይሄ ሰውዬ ያቀረበውን እቃ በመግዛት በቃ ግዢ ትስስር ላይ ደንበኝነት ፈጥረዋል ማለት ነው። ወይም በሌላ መልኩ ደግሞ ይህ አሁን እነዚህ ሁለቶች ሰዎች ደንበኛሞች ናቸው ማለት ነው። በሌላ መልክ ደሞዝ እናይ ለምሳሌ ደንበኛ ስንል። በአንድ ርዕሰ ጉዳይ ላይ ሁለት የተለያዩ ሰዎች የጋራ የሆነ ለጋራ ጥቅም ወይም ለጋራ ስኬት አንድ ስራ የሚሰሩ ሰዎች ማለት ነው ማለት አሁን ለምሳሌ እኔ መምህር ነኝ። መምህር ከመሆኔ አንፃር ተማሪዎች ያስፈልጉኛል ማለት ነው። ተማሪዎች ከእኔ የሚፈልጉት ነገር አለ እኔም ደግሞ ተማሪዎችን በማስተማሬ በኩል የማገኘው ነገር አለ ማለት ነው ስለዚህ በእኔና በተማሪዎች መክል ደንበኝነት አለ ማለት ነው። ተማሪዎች ከእኔ እውቀትን እኔ ከእነሱ በበለጠ ስለ አንድ ስለ በኔ ብቁ በሆንኩበት የትምህርት መስክ ማለት ነው። የተሻለ እውቀት እኔ ስላለኝ ከኔ እውቀት ለመውሰድ እነሱ የኔ ደንበኞች ይሆናሉ ማለት ነው። እኔም ደግሞ እንደዚህ እውቀትን ለእነሱ ስሰጥ መንግስት ደግሞ ከለኔ አስከፍ ማነው ተገቢ የሆነውን ደሞዝ ይከፍለኛል በየወሩ ማለት ነው። ስለዚህ በእኔና በተማሪዎች መካከልም በዚህ አይነት መልኩ ግንኙነት ወይም ደንበኝነት አለ ማለት ነው። ወይም ከዚህ በተለየ መልኩ ደግሞ ለምሳሌ አንድ አትራፊ ድርጅት ሊሆን ይችላል። ለምሳሌ ባንክ ባንክ ለምሳሌ ምንድነው የሰዎችን ገንዘብ ይሰበስብና በድህነቱ በተሟላ መልኩ ማለት ነው። የሰዎችን ገንዘብ ሰብስቦ በተቋሙ ውስጥ ያሽራሽራል የሰዎችን ገንዘብ ማለት ነው። እኛ ለምሳሌ እኛ የባንኩ ደንበኞች ምንድነው ገንዘባችንን እንወስድና እናስቀምጣለን በምንፈልገው ጊዜ ደግሞ እያወጣን ለምንፈልገው ነገር እንጠቀማለን ማለት ነው። ስለዚህ በዚህ መካከል ባንኩ ባንኩ ገንዘባችንን ተቀብሎ ያስቀምጣል እኛ ደግሞ አስፈላጊ ሲሆን ደግሞ ወተ ባንኩ ወደን እያወጣነ ብራችንን ለምንፈልገው አላማን እናውላለን ስለዚህ በባንክና በእኛ መካከል በማስቀመጥ እና ገንዘባችንን በፈለግነው ሰዓት በመገልገል ራሱን የቻለ የደንበኝነት ስራት አለ ማለት ነው። አንድ ስራ የሚሰሩ ሰዎች ማለት ነው ማለት አሁን ለምሳሌ እኔ መምህር ነኝ መምህር ከመሆኔ አንፃር ተማሪዎች ያስፈልጉኛል ማለት። ነው ሱቅ በንግድ አለም በስራ ዘርፍ እና ለምሳሌ በህክምና ዘርፍ አሁን ለምሳሌ አንድ ሰው ለምሳሌ ምንድነው በተደጋጋሚ የሚታከምበት ወይም ደግሞ ስለሙሉ ጤንነቱ የሚያረጋግጥበት አንድ የራሱ የቻለ የግል የህክምና ቦታ ሊኖረው ይችላል ማለት ነው። ስለዚህ ያ ሰውዬ ይህ ራሱን ጤንነቱን ለማረጋገጥ ሁሌ እየሄደ ስለራሱ ጤንነት ምርመራ የሚያደርግበት ቦታ ይሄ ሰውዬ ለዚያ ተቋም ደንበኛ ሆኗል ማለት ነው። ተቋሙ ደግሞ እንግዲህ የሚችለውን ያክል ጥናት እያደረገ ስለሰውየው ጤንነት ማረጋገጫ ይሰጠዋል ማለት ነው። ስለዚህ በእነዚህ ሰዎች መካከል ምን ተፈጥሯል ማለት ነው። በስራ አማካኝነት ደንበኝነት ተፈጥሯል ማለት ነው። ስለዚህ ደንበኛ ማለት እንደው በአጭሩ ደንበኛ ንጉስ ነው። ይባላል ስለዚህ ተደንበኛ ጋር ትሰራለህ ለሚለው አዎ ይሆንና መልሱ? ባለማስቀየም ደንበኛን ተንከባክቦ በመያዝ የተሻለ ውጤት ለመስራት ሁላችንም ብሆን ተግተን እንስራ የሚል ጠቅለል ያለ ኮሜንት አለኝ እንግዲህ።